የምትመኘው ስራ ምንድነው? እኔ በጣም የምመኘው ስራ የተሻለ ገቢ የሚያስገኝልኝ የተሻለ ህይወትን እንድቀይር የሚያደርገኝ በተለያዩ መንገዶች የምደግፈኝ ከእኔም አልፎ ለቤተሰቤ ለአገሬ ለጓደኞቼ እና ለሁሉም ሰዎች መጥቀም የምችል ራሴንም እንድለውጥና ለሌሎችም የተለያዩ ነገሮችን ማድረግ እንዲችል የሚመራኝ

በእንጨት እሳት ማብሰል በደንብ አውቃለሁ ለምን በፊትም እናቴም ስትጠቀም የነበረው እንደዛ ነው ቤት ውስጥ የሚበስሉ ምግቦችን በሙሉ የሚዘጋጁት በዚህ መልክ ነበር በተለይ ክፍለ ሀገር ኑሮ ሲሆን እያንዳንዱ ሰው የእንጨት እሳት ተጠቅሞ ነውና የሚያበስለው ስለዚህ ይሄኛው ለሁሉም ሰው በጣም የተለመደና ትክክል ነገር ነው።

ምን ያህል ጊዜ ወደ ገበያ ትሄዳለህ ወደ ገበያ ሁሌ አዘውትሬ ነው የምሄደው። ምክንያቱም የተለያዩ ነገሮችን መግዛት ሊያስፈልገኝ ይችላል አንድ ያቀድኩት ነገር ደግሞ ጊዜው ሳይደርስ ሊያልቅ ይችላል ድንገተኛ የሆነ ነገርም ሊያጋጥመኝ ይችላል። ስለዚህ እነዚህን ሁሉ ለማሟላት ባንዴ ገዝቼ ከማስቀመጥ ይልቅ በየቀኑ መግዛት ሲጠይቁ እሄዳለሁ። ማለት ነው

ቤቴን ምን ያህል ጊዜ ታጸዳለህ? ቤቴን ዘውትር አጸዳለሁ በየቀኑ አጸዳለሁ ሳሎኑን መኝታ ቤቱን እንዲሁም ደግሞ ፊት ለፊትም ሆነ ውጪ በረንዳውን መጽዳት ያለባቸውን ቦታ ሁሉ ጊዜ ሰጥቼ ባስፈለገ ጊዜ ሁሉ ለማጠብና ለማጽዳት ጥረት አደርጋለሁ፤። ምክንያቱም ለራስህም ለጽዳት ለንጽህናህም ለጥንነትም ስለምጠቅም

የምወደው ስፖርት እሩጫ ነው። በየምክንያቱም በተለያዩ ቦታም ሆኖ ዱብዱብ ማድረግ ስለሚቻል ማለት ነው ቤት ውስጥ ሆኖ መሮጥ ይቻላል የተለያዩ ቦታ ሆኖ ማድረግ ይቻላል ከነዚህ ነገሮች አንፃር። ሁሉንም በየቦታው እና በየጊዜው እነዚህን ነገሮች አደርጋለሁ ማለት ነው። ሁሌ ጠዋት ስነሳም ሆኔ በተለያየ ጊዜ እሮጣለሁ

የቤት ውስጥ እቃዎች ምጠቀማቸው ብዙ ናቸው ምን የቤት ውስጥ እቃዎች ትጠቀማለህ? ለምለው ጥያቄ ደግሞ ቀጥታ መልስ ለመስጠት ሽኳ ማንኪያ ምግብ መብያዎችን ሳህን ትሪ የመሳሰሉ ነገሮችን ማንቆርቆሪያ የሻይ ብርጭቆ የውሃ ብርጭቆ ጆግ እና የላስቲክ የመሳሰሉ ነገሮችን ባልዲን ጭምር እጠቀማለሁ

የስራ ምግባር ታከብራለህ ይሄ ግዴታ ነው አንድ ሰው ስራውን እንደሚወድ ታዛዥ ታታሪ እንደሆነ በሌሎች ዘንድ የሚወደድ እንደሆነ ውጤታማ ስራ እየሰራ ያለ ግለሰብ እንደሆነ በሁሉም ነገር የሚታወቀው እንደዛ ስለሆነ የስራ ምግባሬን በሚገባ አከብራለሁ እንዲሁም ለሌሎችም ጭምር ምሳሌ ለመሆን የተቻለኝን ሁሉ ጥረት አደርጋለሁ

የምታስታውሰው ጥሩ መምህር አለ። የማስታውሰው ጥሩ መምህር አለ። ብዙ ናቸው ምክንያቱም ያንን የልጅነት የትምህርት ህይወቴን እጅግ እንዲወደው እጅግ እንዳከብረው እንዳፈቅረው ያደረጉኝ ናቸው። እና ከዚህ አንፃር ሁሌም የስራ በፊት ያስተማሩኝን መምህራኖቼን እወዳቸዋለሁ

መስኮትን ክፍት ትተዋለህ እንደ ሁኔታው ነው። ሞቃት አየር ሲሆን ቤት ስታፈንና የውጪ ቀዝቃዛው አየር እንዲገባ ከፈለኩኝ ግድ መስኮተን እንድከፍት ያስገድደኛል። ሁኔታው ግን አባዋራና የመሳሰሉ ነገሮች እየገቡ የሚያስቸግሩኝ ከሆነ ግን ይሄኛውን ከማድረግ ብዙን ጊዜ እቆጥባለሁ ማለት ነው

ዛሬ የመጀመሪያ ምግቤ ጠዋት ከእንቅልፌ እንደተነሳሁ ፓስታ ነው የበላሁት በዳቦ እና በእንጀራ አንድ ላይ ቀላቅየ ከዛ ሻይ ጠጥቸበታለሁ። እዚህ ትናንትና ከነበረ ወይም ደግሞ በየቀኑ ስነሳ የተለያየ ምግብ መብላት ነው የምመርጠው። እዚህ የመሳሰሉ ነገሮችን ከመቅመሴ በፊት ዛሬ ፓስታና። እንጀራ ነው የበላሁት

ጫጫታ ያለበት አካባቢ ደስ ይለኛል ደስ የሚለኝ ነገር አይደለም ምክንያቱም ጫጫታ ትኩረት እንዳናደርግ አእምሮአችንን እንድባዝን እና በተለያዩ ነገሮችን እንድንወጠር እንድንጠመድ የሚያደርግ ነገር ስለሆነ ጫጫታ ያለበትን አልወድም ብዙም ደስ አይለኝም። ከዚህ አንፃር ጸጥታ ያለበት ቦታ ራሴን የማዳምጥበት ቦታ ነው የሚመርጠው

የእቃ ቁጥጥር አደርጋለሁ፤ ምክንያቱም ስራ ቦታ ከሆነ ለምሳሌ ተገዝቶ የመጣው እቃ የሚገዛው እቃ ወደፊትም የሚመጣ እቃ የተለያዩ ነገሮች እነዚህ ሁሉ አሉ፤ ስለዚህ ከዚህ አንፃር እነዚህን እወዳቸዋለሁ ማለት ነው፤ እዚህ ይሄ ቁጥጥር ካልተደረገ ቢጠፋ ድርጅቱ ሊከስር እና ለተለያዩ ነገሮች ሊዳረግ ስለሚችል ያው ወይ የእቃ ቁጥጥር አደርጋለሁ።

'ሳንድል' እለብሳለሁ ነጠላ ጫማ ማለት ነው። ቤት ውስጥ አሉኝ፤ አራት አሉኝ ስለዚህ እነሱን ቤት ውስጥ እለብሳቸዋለሁ። ሰውነቴን ስታጠብ፣ ከዛም ስመለስ፣ የተለያዩ ነገሮችን ሳደርግ እሱን እለብሳለሁ። ከዛም ውጪ ሲሆን ደግሞ ቤት ውስጥም ሆነ ወደ ውጪ ስወጣ ሱቅ የመሳሰሉ ቅርብ ቦታዎች ስሄድ 'ሳንደል' ወይም ነጠላ ጫማ እለብሳለሁ።

ሽማግሌዎችን በሚገባ ማክበር ያስፈልጋል። ሽማግሌዎችን እንዴት ታከብራለህ? ለምለው ጥያቄ ደግሞ ቀጥታ መልስ ለመስጠት መንገድ ሳቋርጥ እነሱን ትቼ ባለማለፍ ስመጡ ሰላምታ በመስጠት አክብሮት በማሳየት ቆሜ በማናገር። ሲያወሩ በማዳመጥና ስማቸውን ጋሼ እያልኩ በመጥራት አከብራለሁ

ቀርቀሃ በአካባቢዬ ያድጋል። ምክንያቱም በቀርቀሃ ማደግ የምፈልገው ወንዝ አካባቢ ያለበት ውሃ ያለበት አካባቢ ስለሆነ ለስላሳ የሆነ መሬት ላይ ስለሆነ ከእኔ ቤት ጎረቤት ደግሞ ጓሮ አካባቢ ውሃዎች ስላሉና አፈሩ ለምና ቀዝቃዛ ስለሆነ። ቀርቀሃ አካባቢ ያድጋል።

ልዩ ችሎታዬ አደዲስ ነገሮችን ለሰዎች ማስረዳት በደንብ እችላለሁ እዚህ እኔ የማውቀውን እና በደንብ የለመድኩትን ማንኛውንም ነገር ላይሆን ይችላል። ያ ነገር ድንገት እንዳለ ሙሉ ለሙሉ አድስ ከሆነ ያ ነገር እንኳን ለሌሎች የማስረዳት ብቃት አለኝ ምንም ሳላይ ወድያው ማስረዳት እችላለሁ ይሄ ብቃት አለኝ። እና ልዩ ችሎታዬ ይሄ ነው።

የመንገድህን ስም ታውቃለ? አዎ የኛ የመንገዳችንን ስም አውቃለሁ፤ ምክንያቱም በየአካባቢያችን በምናልፍበት ቦታ ሁሉ መንገድ አለ፤ የሰፈራችንም ስም ወሰን ይባላል፤ ድልድይ አለው በዛም ስለሚታወቅ በወሰን መንገድ በተብሎ ብዙ ጊዜ ይነገራል እና መጠቋቋሚያም ነው፤ ከሰዎች ጋር መቀጣጠሪያም ጭምር ነው እና በደንብ አውቀዋለሁ የዛ ፈረንሰም

የልጅነት የመኖሪያ ቤት ክፍለ ሀገር ነበረ በጣም በጭቃ የተሰራ። ከላይ እርግጥ ቆድቆሮ ነው አንዳንዴ ከዛ በፊት የነበረው ግን ጎጆ ቤት ነበረ በሳር የተሰራ። መሰሶ ያለው ክፍል ብቻ ያለው ማለት ነው። የወላጆች ማደሪያ የነበረው እንደ አይነት ቤት ነበር በፊት የነበረኝ

አንድን ድርጅት ዝግጅቶች ሲኖሩት በተለይ ሰራተኛ ከሆነ እና የዛ ድርጅት አባል ከሆነ እንደውም አንዳንዶች ደግሞ ደንበኞችም ከሆኑ ጭምር እንድሳተፉ ይጠበቅባቸዋል ያንን ከሰማሁ እኔም ከመሳተፍ ወደኋላ አልልም። በተለይ ደግሞ ድርጅቱ የግለ ከሆነ ወይም የምሰራበት ከሆነ ይበልጥ ተሳትፎኝ ከፍ ለማድረግ እና ድርጅቴን ለማስከበር ጥራለሁ

ማህበራዊ ሚዲያ ትጠቀማለህ የሚለው ጉዳይ ብዙም አሻሚ አይደለም ምክንያቱም ሁሉም ሰው ማለት በሚቻል ደረጃ አሁን ላይ ከማህበራዊ ህይወት ውጪ ህይወቱን ይመራል ማለት በጣም ከባድ ነው። እና ከዚህ አንፃር እኔም አዎ ማህበራዊ ህይወትን በሚገባ እጠቀማለሁ። ምክንያቱም የየቀኑ ውሎዬ ከእሱ ጋር የሚተያያዘና ብዙ ነገሮችን እሱ እንዲነካካ የሚያደርጉኝ ስለሆነ

በመስታወት ላይ ያን ያህል ጊዜ የማሳልፍ ሰው አይደለሁም ግን ብዙን ጊዜ ምን ያጋጥመኛል ይቻኮልና የሆነ ቦታ ለመድረስ ጥረት ሳደርግ ስለዚህ እንደዛ ለማድረግ እሞክራለሁ። ረጅም ጊዜ ባይወስድብኝም እንኳን የሚበቃኝን ያህል በሱ ላይ ጊዜ ለማሳለፍ እና የተቻልኩትን ሁሉ ውጥረት ለማድረግ በመሞከር እቆማለሁ

ቤትህን እንዴት? አሳየዋለሁ የሚገርም በሚመልክ መልኩ ነው። የማከብረው ለምሳሌ ቀለም በመቀባት አሳምረዋለሁ። አስውበዋለሁ ከዚያ ደግሞ የተለያዩ ሲዕሎችን በመለጠፍ እንዲሁም ደግሞ ንጽህናውን ጽዳቱን በመጠበቅ በእነዚህ መንገዶች ለማድረግ እሞክራለሁ። ጽዳቱን ለመጠበቅ

ሳህን ማጠብ ቀላል አይደለም ወይም ያን ያህል የሚያስደስት ነገር አይደለም ግን ያው በመመገቢያ ስለሆነ ብዙ ጊዜያችንንም በሱ ስለሆነ የምንመገበው። ቁሽሾ ለተለያዩ ነገሮች ሊያጋልጥን የሚችልበት አጋጣሚ ውሳፊ ስለሆነ ከዚህ አንፃር በደንብ ለማክበር ለማጽዳት እሞክራለሁ። ባልወደውም

የምወደው መጠጥ ሚሪንዳ ነው ሚሪንዳ በጣም እወዳለሁ። ምግብ ከበላው በኋላ ወይም ወጣ ስል የሆነ ቦታ ስቀመጥ ከምመርጣቸው ነገሮች ቀዝቀዝ ያለ ሚረንዳ በጣም ይመቸኛል። ደም ይተካል ተብሎም ስለሚታስብ ይሁን አላውቅም ብዙን ጊዜ እሱን ነው የምመርጠው። ምግብ ከበላው በኋላ እርካታ ስለምሰጠኝ ሚሪንዳ መጠጥ እወዳለሁ

ነገሮችን በስርዓት ማስቀመጥ ግዴታ ነው። ለምን ባስፈለገኝ ጊዜ ወዲያው ለማግኘትም ሆነ የተደራጀሁ እንደሆንሁ ሰዎች እንዲያውቁ ለማድረግ ጥሩ ስምም ለኔ ጭምር ስለሚያሰጠኝ ነገሮችን በስርዓት ማስቀመጥ የውል ጊዜ ተግባሬ ነው ካልሆነ ለራሴም የሚኖረኝ አክብሮት ይቀንሳል፤ ነገሮችን የማድረግ ተነሳሽነት ይወርዳል።

ስሜቴን በፊቴ ላይ ማሳይ አይነት ሰው አይደለሁም ብዙውን ጊዜ የሚደብቅ አይነት ሰው ነኝ። ምክንያቱም ሰዎች ስሜቴን ወዲያው አይተው የሆነ ነገር እንዲሉ አልፈልግም። ታማኝነቴን የሚያጎድል ይችላል። ስለዚህ ነገሮችን ከዚህ አንፃር ማየቱ ጥሩ ነው። አንዳንዴ ደግሞ አልቃሻ እንደሆንኩ ሰዎች እንዲያስቡ ስለማልፈልግ ነገሮችን በስሜት በፊት ላይ አላሳይም

ጥራት ያለው ስራ ማቅረብ አንደኛ ለራሳችን ህሊና ቆንጆ ነው ሁለተኛ ደግሞ ለስራው ለምናስረክብለት ሰውም ክብር ያመጣል በእኛ ላይ እንዲተማመን የሚያደርግ ነገር ስለሆነ አዎ ጥራት ያለውን ስራ ማቅረብ እችላለሁ። ያለኝን ጥረት ሁሉ እሱ ላይ አድርጌ በሚገባ ያንን ነገር መወጣት ከቻልኩኝ ጥራት ያለው ስራ ማቅረብ ቀላል ነው

የምወደው መክሰስ እንጀራ ፍርፍር ነው እንጀራ ፍርፍር በጣም ቀላል ሰለሚሆን እንደወደውም ስለሚያደርገኝ ስለሚጣፍጠኝ። ከሁሉም ነገሮች ደግሞ ቶሎ ስለሚደርስም ጭምር እሱን በጣም እወዳለሁ። እንጀራ ፍርፍሬን አዘውትሬ ለመመገብ ሌሎችም የመጋበዝ ጥረት አደርጋለሁ

ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ምክንያቱም የቅርብ ከሩቅ ካለው ቤተሰብ ይልቅ ቅርብ ያለው ጎረቤት ይሻላል። እንደሚባለው ለኔም በስፈለገኝ ጊዜ ሁሉ በተጨነቅኩት ጊዜ ሁሉ ፈጥኖ የሚደርሱልኝ እነሱም ስለሆነ በዚያ ላይ ደግሞ ማህበራዊ ህይወትም ሰላማዊ እንዲሆን ያው የግድ። መከባበር ስላለብን የግድ ግንኙነት ጥሩ አደርጋለሁ

ሃይማኖታዊ ክብር አዎ ሃይማኖታዊ ምግባር መጠበቅ ለሁላችንም ላመንበት ነገር ላመንበት አላማ ለምናመልከው አምላክ መታዘዝ ጭምር ስለሆነ የግድ ያንን ነገር ማድረግ አለብን። ያ ካልሆነ ግብዝነት ወይም ሁለት አይነት ህይወት መምራት ይሆናል። እና እንዲህ አይነት ህይወት ደግሞ እኛንም እምነታችንም ስለሚያስነቅፍ ከዚህ እቆጠባለሁ።

ወጥ ያለ የሚያዘፍን የሚያስጨፍር አይነት ሙዚቃ ደስ ይለኛል። በደበረኝ ጊዜ ወይም ደግሞ መነቃቃት በምፈልግበት ጊዜ እንዲህ አይነት ሙዚቃዎችን ማጫወቱ ክብር እና እረፍት ይሰጠኛል። እኔ ከዚህ አንፃር ሞቅ ያለ የሚያስጨፍር ሰውነቴን እንዳንቀሳቅስ የሚረዳኝን የተለያዩ ሙዚቃዎችን እወዳለሁ።

ከዛ ሃይ ብዙውን ጊዜ ጥላ ባለበት አካባቢ የስራ አካባቢዬን በማድረግ ነው። እንደውም ሲንቀሳቀስ ፀሀይ በደንብ የማይወጣበትን ጊዜ ጠብቆ በመንቀሳቀስ ነው። አንዳንዴ ደግሞ ለፀሀይ የሚያጋልጡ ነገሮች ካሉ እዛ ውስጥ ሆኜ ዝም ብዬ ቆም በፀሀይ ከምመታ ዣንጥላ ይዤ እራሴን ይከላከላሉ

ፀጉሬን መንከባከብ በጣም ደስ ይለኛል አንደኛ ውበትም ጭምር ስለምንሰጠኝ ማለት ነው። ሁለተኛ ደግሞ ያሳክክእና መጥፎ ስሜት እንዲሰማኝ ያደርጋል። ስለዚህ ዘወትር በመታጠብ እና የተለያዩ እርምጃዎችን በመውሰድ ቅባት በመቀባት ፀጉሬን በማበጠር በተለያዩ ነገሮች እጠንከባከባለሁ። እራሴ

የምወዳት ከተማ ባህር ዳር ነች። ምክንያቱም ብዙ ጊዜ ስለጎበኘሁና ስላየሁት በጣም ደስ ይለኛል ቆንጆ ቆንጆ መዝናኛ ስፍራዎች አሉት ጸጥታ አለበት ነው ሰላም ያለበት ነው። ከተለያዩ ነገሮች አንፃር ተመራጭ ስለሆነ እሱን በጣም ከምወዳቸው ከተሞች አንዱ ባህር ዳር በጣም ልዩ ከተማ ነው ለኔ።

ምግቤን ለሌሎች መካፈል የደግነት ምልክት ነው። የደግነት ለሌሎች የማሰብ የመልካምነት ምልክትም ስለሆነ ይሄን ማድረግ በጣም ላይ ያስደስተኛል። የተቸገሩት በተለይ እርዳታ የሚያስፈልጋቸውን ምግብ የሚያስፈልጋቸውን ብዙ መንገድ ሊረዱ የሚፈልጉ ካሉ እነሱን መርዳት ስብአዊነት

ጠዋት በጊዜ ለመነሳት ጥረት አደርጋለሁ ማታ ምሽት ላይ በጊዜ ከተኛው። ጠዋት በጊዜ ተነስቼ ስራ ለመስራት ወደ ስራ ለመሄድ እና የተለያዩ ነገሮችን ለማድረግ ጥሩ ጉልበት እንዲኖረኝ በጊዜ ጠዋት ላይ ለመነሳት የቻልኩትን ሁሉ ጥረት አደርጋለሁ።

ውሳኔ መስጠት እኔ እንደኔ የሚከብደኝ ነገር አይደለም ብዙን ጊዜ በቀላሉ ከማደርጋቸው ነገሮች አንዱ ይሄ ነው። ብዙዎች ሊጨናነቁ ይችላሉ ውሳኔ ማድረግ ይከብደኛል ብሎ በጣም ሊጨናነቁ እንደምችሉ አውቃለሁ። ለኔ ግን ከምን አንፃር እንደሆነ አላውቅም። ከሌሎች ልምዶች የተነሳም ሊሆን ይችላል። ውሳኔ መስጠት ያን የህል አይከብደኝም።

መብረቅ ብልጭታው ሳይሆን ድምፁ ያስፈራኛል ሲጮህ ነጎድጓዱ በጣም ስለሚያስበረግገኝ በጣም እፈራለሁ እንደው ለሱ አይነት ነገር መጋለጥ ስለማልፈልግ ብዙውን ጊዜ ማለት ነው። ስለዚህ መብረቅ ሲጮህ ያለው የሚያሰማው የሚያሸብር ድምጽ እኔንም በጣም የሚያስፈራኝ ነገር ነው

ጠዋት በስራ ከእንቅልፌ እነሳለሁ። ከዛ ቀጥሎ አልጋዬን አነጥፋለሁ ከዛ በኋላ። ትንሽ አካል ብቃት እንቅስቃሴ ካደረኩኝ በኋላ። ፊቴን እታጠባለው ሰውነተን እታጠባለው። ከዛ ተነስቼ ቁርስ እበላለሁ ሞቅ ያለ የሚያነቃ። ሻይን በላዩ ላይ እጠጣለሁ

የስራ እድገት ማንም የሚጠላ ነገር አይደለም። ሁሉም ሰው የሚፈልገው ነገር ነው። ስለዚህ እኔም ብችል የስራ እድገት ባገኝ እጅግ በጣም ደስ ይለኛል። ስለዚህ ተቀጥሬም የምሰራም ቢሆን ወይ ደግሞ በግሌም የምሰራም ቢሆን እነዛን ነገሮች በማድረግ ጥሩ ገንዘብ እና የተሻለ ነገር ማድረግ ስለምፈልግ አዎ የስራ እድገት እፈልጋለሁ በራሴ

ስልጠና እወስዳለሁ ማንኛውም ስልጠና ራሴን በደንብ እንዳስተምር ለብዙ ነገሮች እንዳበቃ ብቁ ሆኜ እንዲገኝ የሚያደርጉኝን ስልጠናዎች አያመልጡኝም። ከዚህ አንፃር ሁሌም በተቻለኝ መጠን ስልጠናዎች ላይ ለመገኘት እና ራስህን ለማነጽ አዳዲስ ነገሮችን አዳዲስ ክህሎቶችን ለማዳበር ጥረት አደርጋለሁ

ስራዎችን በቅደም ተከትል ማስቀመጥ የህይወት አንድ መመሪያ ነው የኔ ማለት ነው። እዚህ ስራዎችን በቅደም ቀጥል ታስቀምጣለህ ለምለው ጥያቄ አዎ ብዬ መመለስ እችላለሁ። እንደዛ ካልሆነ ይበልጥ ጊዜን በማያስፈልገው ነገር ላይ ጊዜን ላቃጥል ስለሚችል ጊዜን ለመቆጠብና ተደራጭ እንዲሆን ስለሚረዳኝ

ሩዝ በጣም እወዳለሁ በተለይ ብስል ብሎ ሲሰራ በጣም እወዳለሁ። በተለይ ደግሞ ከተለያዩ ነገሮች ጋር ሲቀላቀል ብቻዬን ከምበላ ያንን ሩዝ ከሰው ጋር ሲሆንና። ሩዙን ብቻውን ከሚቀርብ ከተለያዩ ሌሎች አትክልቶች ጋር አንድ ላይ ቢቀርብ የተሻለ ጣዕም ስለሚሰጥ በጣም የምወደው ነገር ነው

በልጅነት የምወደው ጨዋታ ሌባና ፖሊስ ነበረ። እዚህ አንድ ነገር ሰርቀን አንዳችን እንሮጣለን ሌላኛዎችን ደግሞ ፖሊሶች ነን ስለዚህ እነሱን እናሳድድ ነበር። እና ሌባው የያዘውን ነገር እንዳይያዝበት ወይም በፖሊሱ እንዳይያዝ የሚያደርገው ትግል እና እኛም እሱን ለመያዝ የምናደርገው ትግል በጣም ያስደስተኝ ነበር

ልብስ በእጅ ማጠብ ከልጅነት ጀምሮ ሁላችንም ስናደርግ የነበረው ነገር ነው። እነዚህ በተለያየ ምክንያት ልብስ በእጅ የሚታጠብበት አጋጣሚ ይኖራል። መብራት ጠፍቶ ማሽናችን የማይሰራ ከሆነ የግድ በእጅ ለማጣብ ልንገደድ እንችላለን ወይ ደግሞ አስቸኳይ ሲሆን እና እረፍት ማድረግ ስንፈልግም ያን ነገር መነካካት ስንፈልግ ሊያስፈልግ ይችላል

መጠበቅ አይደለም ነገሮችን መጠበቅ ትግስት የሚጠይቅ ነገር ነው እውነት ነው ብዙዎች ቀጠሮ ላያከብሩ ይችላሉ ወይ ደግሞ አንድን የተከሉት ነገር እስኪበቅል መቆየት ሊቆይባቸው ይችላል፤ ያቅታቸው ይችላል፤ ሰውን ቀጥሮ እሱን መጠበቅ ልከብዳቸው ይችላል፤ ምግብ ጥደው እንኳን አብስሎ ለመመገብ ትዕግስት የሌላቸው ሰዎች አሉ፤።

የምሳ እረፍቴ አንዳንዴ አንድ ሰዓት ያህል ሊሆን ይችላል ረዘም ሊል ይችላል በዛ ሰዓት። ምሳዬን ምግቤን እበላለሁ በቅድሚያ ምግቤን ከበላሁ በኋላ እጠጣለሁኝ። ወይ ትኩስ ነገር ወይ ቀዝቃዛ ነገር በላዩ ላይ እንደ ሁኔታው እወስዳለሁ ከዛ በኋላ ደግሞ ምን ሊሆን ይችላል? በላዩ ላይ ደግሞ እረፍት ማድረግ ሊያስፈልገኝ ይችላል።

አትክልት መስራት በጣም የምወደው ነገር ነው በተለይ መትከልም ሊሆን ይችላል ስለዚህ ቤት ውስጥ በረንዳዬ ላይ በተለያዩ ባልዲዎችና የተለያዩ የቆርቆሮ እቃዎች እነሱን ነገሮች ማድረግ በጣም ያስደስተኛል መንከባከብ ያስደስተኛል። ጓሮም ካለ መቆፈሪያ ይዞ እነሱን መቆፈር በጣም ቆንጆና ተገቢ ነገር ነው። ብዬ ስለማምን አደርጋለሁ

በመታጠቢያ ቤት ውስጥ መዘመር ትልቅ ልምድ ነው። በፊት ተማሪ እያለሁ በተለይ ዩኒቨርሲቲ ስንማር ሁሌም ስናደርግ የነበረ ነገር ነው፤ ፍጨት በጣም ያስተጋባ ነበረ። ከተለያዩ ክፍሎች ውስጥ ሆነው ልጆች ሲያፏጩና ሲያዘሙ ሰማ ነበርና እኔም ይሄን ማድረግ ያስደስተኛል። በተለይ በመታጠቢያ ወቅት

ሀይቅ ወዳለበት አካባቢ ለምሳሌ ወደ ሀዋሳ ተጉዤ አውቃለሁ። ምክንያቱም የሀይቅን ውበት ማየት ውበቱን ማድነቅ በጣም ደስ ስለሚለኝ ከእነሱ ጋር ከሰዎች ጋር ሆነህ በጀልባ ስትንሸራሸር ልዩ ስሜት ስለሚፈጥር። እሱን የማየት ጉጉት ስለነበረኝ ሀይቅ ዳር ሄጄ አውቃለሁ። በተለይ ሀዋሳ ያለውን ፍቅር ሀይቅ

የቀረ ምግብ ወይ? ትራፊ ምግብ መብላት ደስ አይለኝም እኔ ምክንያቱም ብዙ ሰው የነካካው ስለሆነ ብዙ እጄ የነካካው ስለሆነ ህሊናዬ አይቀበልልኝም ምግቡን መመገብን ወይም ያንን የተነካካው ምግብ መብላትን ማለት ነው። ስለዚህ ያንን አይነት ምግብ ከመመገብ ይልቅ ብዙም ጊዜ ለራሴ ከሆነ ሊሆን ይችላል። ግን ሌላ ሰው ያደረገውን አልበላም

እጅ ማጨብጨብ እንደ ሁኔታው ነው፤ ለምንድነው እጅ ማጨበጭበው የሚለው ነገር ይወስነዋል ቦታውን ማለት ነው ስለዚህ አንድ ሰው ጥሩ ስራ ሰርቶ እየተደነቀ እጅ የምጨበጨብለት ከሆነ እኔም እንደሱ ማድረግ ያስደስተኛል፤ ምክንያቱም በስራው ደስተኛ እንደሆንኩ ለዛ ሰውም ድጋፍ እየሰጠሁ እንዳለ የሚያሳይ ትልቅ ምልክት ስለሆነ ይህንን ማድረግ እወዳለሁ።

ስንት ኢሜል እንደምልክ እንደ ሁኔታው ነው የሚወሰነው ምክንያቱም የተለያዩ የኢሜሎች አሉኝ ስለዚህ በአንዱ ብቻ ብዙ መላክ ሊያስፈልገኝ ይችላል። እዚህ የምሰራው ስራ ወይም ደግሞ የምሰራበት ድርጅት ምን ያህል በኢሜል መላላክ ይጠቀማል የሚለው ነገር ነው ትልቅ ቦታ የምትሰጠው እና እሱን ግንዛቤ ባደረገ መልኩ ኢሜሎችን ደጋግሜ በተለያየ ጊዜ እልካለሁ

የትርፍ ጊዜ ማሳለፊያ አንዱ ፊልም ማየት ነው ተከታታይ ፊልም ቤት ቁጭ ብሎ ማየት በጣም ያስደስተኛል። እዚህ አዳዲስ እና ጓጊ ፊልሞች ሲወጡ እነዛን መርጬ በደንብ አያቸዋለሁ። ወይ ከስራዬ ጋር የማይሻማ እስኮኔ ድረስ ደግሞ በፊት የጀመርኳቸውንም ያልጨረስኳቸውንም ፊልሞች እነሱንም ለማየት እሞክራለሁ። ወይ ጓደኞቼ የጠቆሙኝን አዳዲስ ፍልሞች ለማየት እሞክራለሁ

የጨው ብዙ እወዳለሁ ሞቅ ስል ነው ደስ የሚለኝ የጨው ያን ሰው ምግብ ብዙም ደስ አይለኝም። ብዙ ሰው ጥሩ አይደለም ብሎ ምናምን አንዳንዴ ለመምከር ይሞክራል ወይ ደግሞ ምግብ ስሰራ ሁለብ ወጣ አይሆንም አንዳንዱ ምግብ ላይ ጨው ከፍ ይላል። አንዳንዱ ምግብ ላይ ደግሞ ያንሳል እና እሱን ታሳቢ ባደረገኝ መልኩ። ምግብ ላይ ሞቅ ስል ጨው በጣም ደስ ይለኛል

አቧራ በጣም ችግር ይፈጥርብኛል፤ አንደኛ በጣም እንደ አስል ያደርገኛል ሳምባዬን ስለሚያፍነኝ ማለት ነው። ሳላስበው ወደ ውስጤ አቧራ ከገባ የሳል ስሜት ይሰማኛል ስለዚህ ሳምባየን ስለሚጎዳ ደስ አይለኝም፤ ሌላው ደግሞ የአይን ችግር ፈጥርብኛል አይኔ ላይ አቧራ ከገባ አይኔ በጣም ያለቅሳል፤

እሳት ለማንደድ ክብሪት ነው። ብዙን ጊዜ የምትጠቀመው ክብሪት በተለይ በእንጨት ብቻ ከሆነ ክብሪት እጠቀማለሁ ያ ካልሆነ ግን። አንዳንዴ ምን ሊፈጠር ይችላል ላይተርም ልትጠቀም ይችላል። እሳት ለማቀጣጠል የእሳት ላይተር ተጠቅሜ እሱን ነገር ለማቀጣጠል እሞክር ይሆናል። ወረቀትም እንደማያያዣ

በመልእክት የሚልኩ መተገርቢያ አንዱ ዋትሳፕ ነው ምክንያቱም በብዙ መልኩ መልእክት መላክ ስለሚቻል ቀልጣፋም ስለሆነ ፈጣንም ስለሆነ ዋትሳፕ ደስ ይለኛል። ይሄ ብዙ ሰዎች ይሄ ሌሎችን ሊመርጡ ይችላሉ እኔ ግን ደጋግሜ የተለያዩ መልእክቶችን የምልከው በሱ ስለሆነ እሱ ይመቸኛል።

የሚጠቀመው ስልክ ስማርት ስልክ ነው ስማርት ስልክን ብዙ ጊዜ የተለያዩ ስራዎችን በአንዴ ለመስራት ስለሚያስችል እሱን እጠቀማሉ በአሁን ጊዜም ደግሞ ያው እንደ ፉክክርም ስለሆነ ብዙዎች ከዚያ በታች የሆኑ የሚነካኩ ስልኮችን ከገዛው ደስ አይላቸውም ሌሎችን እንዲያሾፉባቸው ይችላሉ። ለክብሬም ስል ስማርት ስልክ እጠቀማለሁ።

አወ የድሮ ፎቶወቸን እይዛለሁ ምክንያቱም ትዝታ ናቸው ትውስታ ናቸው። ያኔ የነበርኩበትን ሁኔታ ከተወሰነ አመታት በኋላ ካለፍኩበት በኋላ በደንብ እንዳየው ስለምረዳኝ። የድሮ ፎቶወችን በሚገባ መያዝ ትዝለኛል። አሁን ላይም የያዝኳቸውን እንደዛ ፎቶዎችን ሳይ እጅግ በጣም ደስ ስለሚለኝ እይዛለሁ።

የምወደው ቀለም ነጭ ነው ብዙን ጊዜ ከምወዳቸው ቀለሞች አንደኛውን ቦታ የሚይዘው ነጭ ነው። ነጭ ቀለል ቦግ ብሎ የመታየት ነገር አለው የሆነ ንጽህናም የተጠበቀ ሲሆን ደግሞ የሆነ ነጻነት የሚያሰጥ ነገር ቀለል የሚል ስሜት እንድሰማ ውስጥ መንፈሴ እንድታደግ የማድረግ እንድታደስ የማድረግ ሀይል ስላለው እወዳለሁ

የቪዲዮ ጥሪ አዎ በተደጋጋሚ አደርጋለሁ በተለይ ከስራ ጋር ተያይዞ የግድ አንድ አለቃየ ሊያየኝ ከፈለገ በደንብ እጠቀማለሁ፤ ጓደኞቼም ሊያየን ፊቴን ሊያየን ከፈለገ ከእነሱ ጋርም ሳወራ እጠቀማለሁ ቤተሰቦቼም እንዲያዩኝ ከእነሱ ጋር ፊት ለፊት ለመጠቀም እሞክራለሁ ስለዚህ በዚህ መልኩ ከእነሱ ጋር በመገናኘት ቪዲዮ ትርጉም እጠቀማለሁ።

አዳዲስ የስራ ግንኙነቶችን መፍጠር የግድ አስፈላጊ ነው። የተለያየ ከተለያየ የስራ አይነቶች ጋር እንድትተዋወቅ ያደርጋል የተለያዩ ሰዎችን በደንብ እንድታውቃቸው ያደርጋል። ሰላምህ ጤናህ እንድትጠብቅ ያደርጋል። የእድገት በሮችህንም ያሰፋልሃል እና ከዚህ አንፃር አዳዲስ የስራ ግንኙነቶችን መፍጠር ሁሌም ደስ ይለኛል

ቀትር ላይ ምን እመገባለሁ ቀለል ያለ ምግብ አይደለም ብዙም ጊዜ ቀትር ላይ የምንመገበው ከበድ ያሉ ምግቦችን ነው። ለምሳሌ ጥብስ የመሳሰሉ ነገሮችን ድንች የመሳሰሉ ነገሮችን ትንሽ ከበደ ያሉ ምግቦችን በደንብ እጠቀማለሁ ምክንያቱም የከሰአት ጊዜ ስለሆነ ብዙ ጉልበት ስለምጠይቅ የተለያዩ ነገሮች ላይ ስለማሳልፍ እስከ እራትም ስለሚቆይ እሱን መጠቀም ደስ ይለኛል።

ቡና መፍጨት በደንብ አውቃለሁ እንደ ሀገራችን ብዙ አይነት ቡና በመንገድ ይፈጫል ይፈጫል ቡና። ለምሳሌ እሸት ቡና መፍጨት ሊኖር ይችላል መፈልፈል ሊኖር ይችላል። ከዛ ደግሞ ደረቅ ቡና ያልተከሸረ እንጨፍል ቡና እሱንም መውቀጥ ሊኖር ይችላል። ከዛ ውጪ ደግሞ የውስጡን ቀሽር ቡና ቆልቶ። መፍጨት ሊያስፈልግ ይችላል በሙቀጫ ወይ በማሽን

ስልኬን እንደ ሁኔታው ነው የማሞላው ብዙን ጊዜ ለስራ ስለሚጠቀመው ደጋግሜ መሰካት ላያስፈልገኝ ይችላል። እና የተለያዩ መንገዶችን ተጠቅሜ በቀን ከአንዴ በላይ ሁለት ሶስት አራትም ሊሆን ይችላል። በተለይ ባትሪው የማይቆይ አይነት ስልክ ከሆነ ለረጅም ጊዜ የማይቆይ ከሆነ ደጋግሞ መሙላት እንደ ሁኔታ ሊያስፈልግ ይችላል።

የመጠጥ ውሃዬን ብዙን ጊዜ ከቧንቧ ነው የማገኘው ከቧንቧ ውሃ ቀርቶ ማከም ማከመ እና መጠጣት ስለሚቻል ማለት ነው። ግን አብዛኛውን ጊዜ እኔ የምትጠቀመው ከሱቅ ነው። የታሸገ ውሃ የሚሸጡትን በፕላስቲክ የሚሸጡትን የታሸጉ ውሃዎች ነው ወይዛት ለመጠቀም የምሞክረው ምክንያቱም ንጹህም ስለሆኑ ለጤናይ ስለምረዳው

ገንፎ እበላለሁ ደጋግሜ እበላለሁ በተለይ ጎረቤት ተሰርቶ የሆነ ዝግጅት ወይም ድጊስ ኖሮ ጎረቤት ተሰርቶ ስጥራ በጣም ናፍቀኛል፤። በጣም እጅግ ደስ ከሚሉኝ ምግቦች መካከል አንዱ ነው። ምክንያቱም በቅቤ ቤት ላይ ስቀርብ በጣም ተለውሶ ሲሆን በጣም ደስ የሚልና አቅም የመገንባትም ነገር ስላለው ስበላም ስለምጣፍጥ

ማዕድን እንደሁኔታው ነው ምጠቀመው። ምናልባት አንዳንዴ በተለያዩ ምክንያቶች ከሰውነቴ ላይ ማዕድናት አንሰው ሊሆኑ ይችላሉ እና እሱን ለመተካት መጠቀም እንዳለብኝ ከተሰማኝ በደንብ ለመጠቀም ጥረት አደርጋለሁ። አንዳንዴ ደግሞ ስፖርት የሚሰሩ ሰዎች ይሄን ይሄን ተጠቀም ብሎ ሊመክሩ ይችላሉ። ስለዚህ እኔም ስፖርት ስሰራ የበለጠ ጉልበቴን ለመመለስ ማዕድን እጠቀማለሁ።

የስልኬ ባትሪ ረጅም ሰዓት የሚቆይ አይነት ነው። ምክንያቱም በፊት የነበረኝ በጣም ቶሎ እያለቀ ሲያስቸግረኝ እንዲሁም ለስራዬ አስቸጋሪ ሲሆን ጊዜ አዲስ መግዛት አስፈለገኝ። ደህና ባትሪ ያለውን አዲስ ስልክ መግዛት አስፈለገኝና እሱን ከገዛሁ ቦኋላ አሁን ላይ በጣም ይቆያል በአንድ ቀን ሙሉ ሊያስጠቅመኝም ይችላል። አንዳንድ ረጅም ሰዓት ይቆያል

አስተያየት መቀበል በጣም እወዳለሁ ሰዎች ያደረኩትን ነገር አይተው ሲያደንቁኝ በርታ ጠንከር ሲሎኝ የበለጠ ማድረግ እንደምችል ይሰማኛል። ምክንያቱም እምነታቸውን እንዳተረፍኩ ታታሪነቴን ሰዎች እንዳስተዋሉ የሚጠቁም ነገር ስለሆነ። ሰዎች አስተያየት ሲሰጡኝ ደስ ይለኛል በመጥፎም ቢሆን እንኳን የነገሩኝ ለማስተካከል እና ለመቀረጽ ስለሚረዳኝ ደስ ይለኛል።

ኮፊያ ማድረግ በጣም ደስ ይለኛል ምክንያቱም የበለጠ ዘናጭ እንዲሆን ይረዳኛል ብዙ ሰዎችም ትኩረት እንዲሰጡኝ ይረዳኛል እንዲወደድ የሚያደርገኝ ነገር ነው። ቁመናዬን ይበልጥ እንዲያስተካክል ስለምረዳኝ እንዲሁም ደግሞ ከተለያዩ ነገሮች ራሴን እንድጠብቅ በተለይ ደግሞ ከፀሀይ ከመሳሰሉ ነገሮች ራሴን ከሚጎዱ ነገሮች እንዲጠበቅ ስለምረዳኝ

መንዳት አልችልም መንዳት በልጥ አስፈላጊ እንደሆነ ግን በደንብ አውቃለሁ ብዙዎች እንደዛ ያደርጋለሁ፤። እኔ ደግሞ መንዳት እየተለማመድኩ ነው ያለሁት በአሁን ላይ ማለት ነው፤። ምክንያቱም ከሌሎችም ዘንድ እኩል ሆኖ ለመገኘትም ሆነ የተለያየ አጋጣሚዎችን ለመጠቀም እንዲሁም ደግሞ ራስህንም ጭምር ለማስከበር በሌሎች ዘንድም ጥሩ እውቅና ለማግኘት እንዳት ለማመድ አለብኝ

ከስራ ባልደረቦቼ ጋር በተቻለኝ ያህል ጥሩ ግንኙነት ለማድረግ እሞክራለሁ። እስካሁን ግን አጠቃላይ ያለውን ሁኔታ መናገር ቢኖርብኝ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። በጣም ተወዳጅ እኔን ተቀራቢ የምመከር አይነት ሰው እንደሆንኩ ይነግሩኛል። እነሱንም በጣም እወዳቸዋለሁ። ጥሩ ባህሪ ያላቸውን ሰዎች መርጬ ጓደኛዬ ለማድረግ እጥራለሁ።

አዲስ አመት ስመጣ በተለያዩ እቅዶችን በማቀድ ነው እኔ የማሳልፈው ያ እለት ልዩ ትርጉም ለኔ የሚኖረው ከምን አንፃር ነው? በዚህ አመት ያላሳካኋቸውን ነገሮች በአዲስ አመት ማሳካት የሚችልበት ተጨማሪ እድል እንዳገኘሁ በህይወቴ ተጨማሪ ነገር እንዳገኘው እንድትሰማኝ ስለሚያደርግ ማለት ነው። ስለዚህ መርጬ ያቺኛዋን ልዩ ቀንን እቅድ በማውጣት አከብራለሁ

የሽያጭ ግቦች አሉኝ ነገሮችን በበለጠ መልኩ መሸጥ ብችል ደስ ይለኛል። ለምን መስተካከል ያለበት ነገር ካለ ወይ ደግሞ ግብ የሌለው ነገር ከሆነ ያን ነገር እየሰራሁ ያለሁት። የቱ ጋር ነው? ለውጤ የቱ ጋር ነው? ወደኋላ እየቀራሁ ያለሁት የቱ ጋር ነው? ስራዬን ማሳደግ የሚችለው የቱ ጋር ነው? ሽያጬን ከፍ ማድረግ የምችለው የሚለውን ነገር መለየት ስል የሚያስቸግረኝ የሽያጭ ግቦች አሉኝ

በቤቴ ውስጥ ብዙ አይነት የቤት እቃዎች አሉ። ለምሳሌ ወንበር አለ ወንበር ደግሞ የተለያየ አይነት ነው። ስለዚህ ብዙ አይነት ወደ ስምንት የሚጠጉ ወንበሮች አሉኝ። እሱ ላይ እንግዳም ሲመጣ በተለያየ መንገድ ሰዎች እንዲቀመጡም ሆነ ስራዬን በምቾት ለመስራት ስለምረዳኝ። ብዙ ወንበሮች ቤቴ ውስጥ ካሉት እቃዎች መካከል አንደኛው ነው

ወደ መናፈሻ እንደ ሁኔታው ነው ብዙውን ጊዜ ስራ ሲበዛብኚኝ ወደዛ መሄድ ትዝ ላይለኝ ይችላል። በሳምንት ግን አንድ ወይ ሁለቴ ከቤቱ ወጣ ብሎ ተናፍሶ አየር መውሰድ እና ከሌሎች ሰዎች ጋር ተገናኝቶ ሀሳብ ተለዋውጦ ብዙ ነገሮችን ተግብሮ መመለስ እጅግ ደስ ይለኛል። ከዚህ አንፃር ወደ መናፈሻ አዘውትሬ የምሄድ አይነት ሰው አይደለሁም።

በቤቴ ልዩ መቀመጫ አለኝ በፊት አባቴ ሰርቶ የሰጠኝ በእጄ ሰራውም ስለነበረ በጣም ደስ ይለኛል ለሱም ወንድሙ ነበር ይሄን መቀመጫ እንደ አይነት መቀመጫ ሰርቶ የሰጠው እሱ ደግሞ ለኔ ልክ ወንድሜ ለኔ እንዳደረገው ላድርግልህ ብሎ ሰርቶ ሰጠኝ፤ የተለያዩ ውብ ቀለማዎችን ቀብቶታል ስለዚህ ደጋግሜ የምጠቀመውም አይነት ስለሆነ አባቴ ሰጠኝ።

ዜና በመስመር ላይ ማንበብ በጣም ነው ያስደስተኛል ምክንያቱም ጊዜን እንድቆጥብ ይረዳኛል በቀላሉ ማግኘት እችላለሁ። እንዲሁም ደግሞ ወረቀቱን ይዤ ከምዞር ወይ ደግሞ ቤት ውስጥ ወረቀት መጥቶ ከምዝረከረክ ቤቴን ከማበላሸው ቦታ ከሚይዝብኝ በቀላሉ ስልኬን አውጥቼ በመስመር ላይ ዜናዎችን ማንበብ እጅግ ይማርከኛል።

በአደባባይ መናገር ትልቅ ጥበብ ነው። ከሰዎች ጋር ይበልጥ ግንኙነት ማድረግ እና በራስ መተማመንን ከፍ ለማድረግ በእጅጉ የሚረዳ ነገር ነው። ምክንያትውም ብዙ አጋጣሚዎች አሉ። በአደባባይ ወጥተን እንድንናገር ሊያደርጉን የሚችሉ ስለዚህ፣ የነዛ አጋጣሚዎች እንዳያመልጡኝስለማልፈልግ፣ እዚህ በአደባባይ ወጥቶ መናገር በጣም ደስ የለኛል። ጥሩ ተናጋሪ።

የዝናብ ውሃ እሰበስባለሁ። ቤታችን ትዝይለኛል ከላይ የዝናብ ውሃ የሚፈስበት የራሱ የሆነ ቱቦ አለው ገተር አለው በዛ አማካኝነት የሚፈስበት አለ። አንዳንዴ እንደውም ዝናብ እየዘነበ ብስብስ ብለን እንኳን ወጥተን ውሃውን የምንሰበስብበት አጋጣሚ ትዝይለኛል። ከልጅነት እስካሁን ማለት ነው።

መዋኘት እችላለሁ ከልጅነቴ ጀምሮ ትዝ ይለኛል ወንዝ ነበርና እኛ አካባቢ የነበረ ገላና እንለዋለን እሱ ጋር እየሄደን ነው እንዋኝ ነበረ ልክ ከብቶች ከታገዱ በኋላ። የምሳ ሰዓት አካባቢ ቀትር ላይ በጣም ፀሀዩ ከፍ ስለምል ውሃ ውስጥ ገብተን እንቦጫረቅና ከዛ ወጥተን ፀሀይ እንሞቅ ነበረ

የስልክ ካሜራ በሚገባ እጠቀማለሁ እንደውም ካሜራዬ በጣም ጥራት ያለው ነው መቶ ስምንት ሜጋ ፒክሰል ነው በጣም ከፍተኛ የሆነ ጥራት ያለውን ነገር መቅዳት ይቻላል። እንዲሁም ደግሞ ብርሃን ካለ ማንኛውም የሚቀዳውን ነገር በጣም ከፍተኛ በሆነ ጥራት ከፍ ሊያደርግና ሊያሳይኝ ስለሚችል አዘውትሬ የስልክ ካሜራ እጠቀማለሁ

መዘምር በጣም ያስደስተኛል አንደኛ ይበልጥ ከምዘምረው መዝሙር ጋር ይበልጥ እንድትተዋወቅ በጣም ይረዳኛል እንደዛ ያደርገኛል። ሁለተኛ ደግሞ ድምፄን ይበልጥ እንድፈትሽ ያደርገኛል። ሶስተኛ ደግሞ በዚያ በምዘምረው መዝሙር ውስጥ ራሴን አገኛለሁ። ራሴን የሚያበረታታ የሚያንጽ ብዙ ነገሮችን እንዳገኝ ስለምረዳኝ እሞክራለሁ

በዚህ ቅዳሜና እሁድ አንድ ዝግጅት አለኝ እሱ ጋር ለመገኘት ጥረት አደርጋለሁ። ከዚያ ከወጣሁ በኋላ ደግሞ ከጓደኞቼ ጋር ተገናኝቼ በእግር ብንሸራሸር መናፈሻ ቦታዎች ብንሄድ ብንጨዋወት በጣም ደስ ይለኛል። ምክንያቱም ሳላገኘ የቆየሁት ረጅም ጊዜ ያሳለፍኩት አንድ ሰው አለ። ያንን ሰው አግኝቼ ከእሱ ጋር መጫወት አቅጀለሁ

የምወደው ዳቦ የአምባሻ ዳቦ ነው። በጣም ትንሽ ነው ነጭ ሆኖ ይሰራል ከዛ ደግሞ በውስጡ ይተለያዩ ማጣፈጫዎች ይጠቀማል ይገቡበታል። ከዚህ አንፃር በጣም ደስ ይለኛል በስሎም ሲወጣ የሚኖረው ሽታ እጅግ በጣም ደስ የሚል ነው። ከዛ አሁን በተጨማሪ ደግሞ ልስላሴው እና ጣዕሙ እንድወደው ያደርገኛል

ትንኞች በአካባቢው አሉ በጣም በብዛት አሉ እነዛን ትንኞች ለመከላከልም የተቻለኝን ሁሉ ጥረት አደርጋለሁ። አንዳንዶቹ ትንኞች ያው እንደው ዝም ብሎ የሚበሩ ሊሆኑ ይችላሉ። አንዳንዶቹ ትንኞች ደግሞ በቆሻሻ ላይ ስለሚያርፉ ያ ቆሻሻ ደግሞ ተሸክሞ በእኛ ላይ ቢመጡ የተለያየ አይነት በሽታዎችን እንድንያዝ ስለምያደርጉ አሉ እጠላቸዋለሁ

በመስመር ላይ ቪዲዮ መመልከት በጣም ያስደስተኛል እንደውም ዛሬ ራሱ እንደዛ እያደረኩ ነበር። እና ምክንያቱም እነዚያን ቪዲዮዎች ከመስመር ውጪ ለማየት ለመሞከር ማውረድ ያስፈልጋል የወረደው ደግሞ ከፍተኛ ቦታ ሊይዝ ይችላል። ስለዚህ በመስመር ላይ ማየቱ የተሻለ ሊሆን ይችላል። ባስፈለገን ጊዜ በሆንንበት ሁሉ ሆነን ማየት ስለምንችል ጭምር በመስመር ላይ እመለከታለሁ

የቴክኖሎጂ ችግር ሲያጋጥመኝ አንደኛ ምንድነው ችግሩ የሚለውን ለማየት ነው የምመርጠው ማለት ነው። ምንድነው የጎደለው ነገር ምንድነው መሟላት ያለበት ነገር ለምን ልበላሽ ቻለ ምን ነክቼ ነው የቱ ጋር ነው ማስተካከል ያለብኝ የሚለውን ነገር አጣራለሁ። ቀጥለው ደግሞ በራሴ አስተካክየዋለሁ ወይስ ሌላው የሚለውን ነገርም ደግሜ አጠራለሁ

በጎ አድራጎት ሰርቼ አውቃለሁ ብዙ ጊዜ ማለት ነው። በተለይ የጉልበት ስራ የሚጠይቁ ሲሆኑና ያንን ደግሞ የሚያስፈልጋቸው አረጋውያን ከሆኑ እነሱ አቅም ስለሌላቸው እና ደግሞ እኔ በምሰራው ስራ ህይወታቸው ሊስተካከል ደስታ ሊያገኙ በተለያየ መንገድ ሊጠቀሙ እንደሚችሉ በሚገባ ስለሚገባኝ። እሱን ለማድረግ እሞክራለሁ

ቃልን መጠበቅ የታማኝነት ጉዳይ ነው ለአንድ ሰው ያለኝን ታማኝነት ፍቅር አክብሮትና አድናቆት የምገልጽበት ጉዳይ ስለሆነ ቃሌን እጠብቃለሁ። ብዙውን ጊዜ ቀላል ላይሆን ይችላል በተለይ ከጥቅማችን ጋር ሲያያዝ ወይ ደግሞ የሚጎዳን ነገር ሲሆን። አንዳንዴ ደግሞ ሳናስበው የገባነው ቃል ከሆነ በጣም ሊያስቸግር ይችላል። ግን ለመጠበቅ እሞክራለሁ

የምወደው ቁጥር ይሄ ነው ተብሎ ሊገለጽ የሚችል አይነት አይደለም፤ ለምሳሌ የስልኬን ቁጥር በጣም እወደዋለሁ። ምክንያቱም በቀላሉም ሸምድጄ ስለያዝኩትም ሊሆን ይችላል አላውቅም የስልኬን ቁጥር በጣም እወዳለሁ ለሌሎችም ስናገር በኩራት እንድናገር ስጽፍም በተለያየ መንገድ አሳምሬ ለመጻፍ ስለሚረዳኝ እወደዋለሁ።

የሸክላ እቃዎች በአሁን ጊዜ የማይጠቀም ሰው አለ ብዬ አላስብም እርግጥአሁን የተለያየ አይነት ሸክላዎች አሉ። ቤት ውስጥ ምግብ ለመስራት የሚያገለግሉ ሸክላዎች አሉ ስለዚህ እነሱን ሸክላዎች ቤት ውስጥ ሁሉም ሰው ይጠቀማል ብዬ አስባለሁ። በተለይ ክፍለ ሀገር ላይ የሚኖሩ ሰዎች የድሮ ማብሰያ እቃዎችን የሚጠቀሙት የተለያዩ ሰዎች እሱን በደንብ ይጠቀሙታል። እኔም ለመጠቀም እሞክራለሁ

ዝናብ ሲዘንብ ብዙን ጊዜ ያው ቤት ውስጥ መሆን ደስ ይለኛል በተለይ ከፍተኛ ዝናብ ከሆነ ተጠቅልሎ መተኛት በጣም አሪፍ ነው። ምክንያቱም ብርድ ስለሆነ ውጪ እንሁም ደግሞ ድምፁ እንቅልፍ እንዲይዘን በደንብ የሚያደርግ አይነት ስለሆነ በእንደዛ አይነት መልኩ ማድረጉ በጣም ደስ ይለኛል። ያቺን ሰዓት ምንም እንዲሻማብኝ አልፈልግም እተኛለሁ።

ከደንበኞች ጋር የምሰራው አዎ ስራዎች የደንበኞችን ስራ ሰርቼ ማጠናቀቅ የሚጠይቅ አይነት ስራ ሊሆን ይችላል ስለዚህ እነሱ የሚፈልኩትን ነገር ማድረግ እንድችል እነሱንም ባህሪ ማወቅ መቻል አለብኝ። ገቢም ከፍ እንዲል ደግሞ ወይም ሽያጭም ከፍ ማለት አለበት። ስለዚህ ከተለያዩ ደንበኞች ጋር አንድ ላይ አብሬ ተባብሬ መስራት በጣም ያስደስተኛ

ፀሀይ ስትወጣ ማየት በጣም የሚያስደስት ነገር ነው በተለይ ጠዋት ሲሆን ቀንህን በአደስ በብሩህ መንገድ መጀመር እንድትችል ያደርግሃል። ነፀብራቁና ፀሀዩን ስታይ የሚፈጥረው በውስጥ የሚያሳድረው ያ ልዩ ስሜት ማንነትህን በደንብ እንድትፈትሽ ይረዳሃልና። ሙቀቱን ከመሞቅም ባሻገር ስትወጣ ያለውን ውበት ማድነቅ ያስደስታል

በእጅ መሸመን እኔ አላውቅም ለመልመድም ብዙ ጊዜ ከልጅነት ተጀምሮ ጥረት እንዳደርግ ተበረታ ትቼ አውቃለሁ ሞክሬም ብዙም ስላልተሳካልኝ። እኔ የምችለው ነገር አይደለም ነገር ግን ለመልመድ እየሞከርኩኝ ነው። በተለያዩ መንገዶች አሁን ላይ እርግጥ እቃዎች ስለሌሉኝ ነው ሲሰሩ የሚያደርጉ ሰዎችን ግን አውቃችኋለሁ ከእነሱ ለመልመድ።

የስራ ምኞቶቼ ከፍተኛ የሆኑ ስራዎችን ትልልቅ የሆኑ ስራዎችን መስራት ነው መስመር መዘርጋት እወዳለሁ። ስለዚህ አንድ ስራ እድሜ ልክ የሚጦር አይነት ሊሆን ሊሆን ይገባል የሆነ ጊዜ ሄዶ ወይም አጭር አገልግሎት ብቻ ሰጥተው የሚያልቅ መሆን መቻል የለበትም። ከዛ በኋላ ሁሌም ለሰዎች ቋሚ አገልግሎት መስጠት የሚችል አይነት ስራ ቢኖረኝ በጣም ደስ ይለኛል

የምወደው እንስሳ አንበሳ ነው። አንደኛ አረማመድ ግርማ ሞገስ ያለው ስለሆነ ሲራመድ ያ የሚኖረው ኩራት ጀግንነት እንደዛ የእሱን ተምሳሌት ስለሆነ በጣም ደስ ይለኛል። ሁለተኛ ደግሞ ሲያጓራ በጣም ያስፈራልና ያ ደግሞ ብዙወች ዘንደ ሽብር ይፈጥራል። ስለዚህ ወንድነትን የበላይነትን የሚጠቁም ስለሆነ አንበሳ

ሌሎችን ማበረታታት እችላለሁ ብዬ አስባለሁ ምክንያቱም ብዙዎች በእኔ እንደተበረታቱ ስላየሁ ማለት ነው። አንዳንዴ ከማወራው ነገር ይልቅ ሰዎች እኔን ማየታቸው ብቻ ያስደስታቸዋል ያን ስሰማ ደግሞ ሌሎችን ማበረታታት እንደምችል እንኳንም ተገኘህልኝ ሲሉኝ። የሚሰማኝ ያ ስሜት ይሄንን ችሎታየን ከፍ አድርገህ እንድመለከትና ይበልጥ እንድጠቀምበት ያደርገኛል

ልብሶቼ በስራት የተቀመጡ ናቸው። በተለይ ለፕሮግራም ለተለያየ ፕሮግራሞች ወይም ዝግጅቶች የሚለብሳቸው ልብሶች ሁሌም መሰቀል መቻል አለባቸው በንጽህና መያዝ መያዝ መቻል አለባቸው። ተበታትነውና ቦታቸውን ሳይዙ ቀርቶ ከተቀመጡ ከተዝረከረኩ ለኔም ይጨንቀኛል። ድንገት ደግሞ ሰው ቢመጣና ያን ነገር ሲያይ ቢያይ መሸማቀቅ ይሆናል።

በመንገድ ላይ ምግብ እንደ ሁኔታው ነው። አንዳንዴ በጣም አምሽቼ ወይ ደግሞ እርቦኝ ከተለያዩ ቦታወች ስመጣ ከአንድ ዝግጅት ላይ ቆይቼ ስመጣ የግድ አስፈላጊ ሊሆን ይችላልና መንገድ ላይ የሚሸጠውን አንዳንድ ምግቦች ሊኖሩ ይችላሉ። እዚህ ግድ አስፈላጊ ይሆናል በተለይ ደግሞ ሰው ቤት ውስጥም ካለ ለዛም ይዘህ መሄድ እንዳለብህ ከተሰማህ እንግዲህ እገዛለሁ ማለት ነው

ጥፍር መቁረጥ የውበት ጉዳይ ብቻ አይደለም የጤናን ጉዳይ ነው። አንደኛ ለውበቴ ስል ጥፍሬን እቆርጣለሁ ስለዚህ ጥፍሬን ትቆርጣለህ? ወይ ተብዬ ብጠየቅ አዎ በሚገባ ብዬ ነው። መመለስ የምችለው። ምክንያቱም ጥፍሬን ካልቆረጥኩኝ የተፍሮቼ ሲያድጉ ምቾት ይነሳሉ እንዲሁም ደግሞ እይታም የተጓደለ እንዲሆን ያደርጋል የእጄ የጣቶቼ ቅርጾች እንዲበላሹ

ቤተሰቤን በጣም በጣም እወዳቸዋለሁ ምክንያቱም እስካሁን እዚህ ባለሁ ደረጃ እንደደርሱኝ የእነሱ ናቸው። እየረዱኝ በተለያየ መንገድ አግዘውኛል ከልጅነት ጀምሮ ተንከባክበውኛል። በትምህርትም በተለያዩ ነገሮች እድገት ማድረግ እንድችል የተለያዩ ድጋፎችን ያደረጉልኝ ከጎኔ የቆሙ መከታዬ ናቸው። ስለዚህ ቤተሰቤን በጣም የምወደው ነገር ነው

የምወደው መጽሐፍ? ምን አይነት መጽሐፍ እወዳለሁ የትምህርት መጽሐፍቶች ደስ ይሉኛል አዳዲስ ነገሮችን የሚያስተምሩ ለህይወታችን ጥሩ ነገሮችን አዳዲስ ክህሎቶችን መማር እንድንችል የሚረዱ ትምህርታዊ የሆኑ መጽሐፍቶች በጣም ያስደስቱኛል እስካሁንም አንሳንባቸው ቆይቻለሁ። ከአሁን በኋላም እነዛን መጽሐፍቶች ለማንበብ የተቻለኝን ሁሉ ጥረት አደርጋለሁ

ቅመማ ቅመም ሲበዛ አንደኛ በጣም ልዩ የሆነ ሽታ እንድኖር ያደርጋል ምግቡ ያ ደግሞ የመብላት አቅማችንን ከፍ ያደርገዋል እዚህ ነገሮችን በይበልጥ በተሻለ መልኩ ማጣጣም የምንችልበትን ልዩ አጋጣሚ ይሰጣል ማለት ነው። አንድ ምግብ በብዙ ጣዕም እንዲገኝ ሊያደርግ ስለሚችል የአሰራርንም ጥበብ ማድነቅ የሚቻልበት ዘዴ ስለሆነ እነዛ

የድምጽ መልእክት በደንብ እልካለሁ ደጋግሜ እልካለሁ በቀን ውስጥ ጠዋት መላክ ሊያስተልከኝ ይችላል አንድ ሁለት ሶስት አራት ሊሆን ይችላል እንደ ሁኔታው። ከዛ ከሰአትም ደጋግሞ መላክ ሊኖር ይችላል ምክንያቱም አንዳንዴ ደጋግመን እዛው መመላለስ እንደነችል ሊያደርግ የሚችል ነገር ስለሆነ አመሻሽ ላይም ደጋግሞ ያንን ነገር መላክ ሊኖር ይችላል። በተለይ የማወራው ሰው ይወስነዋል ምን አይነት መልእክት የሚለው

ስነ ጥበብ በጣም አድናቂ ነኝ ምክንያቱም የሰው ልጆች ያላቸውን ጥበብ የሚያሳዩበት መንገድ ነው። የተለያዩ ነገሮችን ተጠቅሞ የፈጠራ ሽሎታቸውን ሲያሳዩ ሰዎች በጣም ያስደምማሉ። ይሄን ማድረግ እጅግ አርኪ ነገር ነው። ስለዚህ ስነ ጥበብን ካላደነቀ አንድ ሰው አካባቢውን ያለበትን ባህሉን ወጉን ሀገሩን ያውቃል ብዬ አላስብም። ከዚህ አንፃር ሰነ ጥበብ መደነቅ ያለበት

ማር እይማወይወድ ሰው ያለ ብዬ አላስብም። ማር ብዙ ጥቅሞች አሉት ከዚህ አንፃር ነኝ በጣም እወዳለሁ። ስለዚህ እንደውም ቤት ውስጥ ማር ስላለ በየጊዜው እጠቀማለሁ ማለት ነው። ጠዋት እጠቀማለሁ ምናልባት ከሚጠጣው ነገር ጋር ቀላቅዬም ሊሆን ይችላል። ማር የሚጠቀመው አንዳንዴ ደግሞ ባዶውንም አንድ ማንኪያ መላስ ሊሆንብኝ ይችላል። ስለዚህ ማር መጠቀም ለሁላችንም የሚጠቅም ነገር በመሆኑ እኔ

ሌሎችን መርዳት የስብዕና ጉዳይ ነው በተለይ የተቸገሩ ሰዎችን መርዳት በጣም አስፈላጊ ነገር ነው ብዬ አስባለሁ አቅም ያለው ሁሉም ሰው አይደለም የተለያዩ ሰዎች የተለያየ አቅም አላቸው እነዛን አቅሞች ደሞ አሟጦ መጠቀም ስለማይችሉ አንዳንዴ እነሱን ማገዝ በስራቸው መርዳት ከጎናቸው መሆን እጅግ አስፈላጊና ተገቢ ነገር ነው ብዬ ስለማምን ሌሎችን መርዳት በሚገባ እወዳለሁ

በእጅ የሚሰራ ስራ የተለያየ ስራ አለ እነዛን ስራዎች ማድረግ ያስደስተኛል። ለምን ጥበብ እንዳለኝ እንዳውቀህ ረዳኛል እጆቼ የት ላይ ነገሮችን ማድረግ እንደምችሉ እንደገነዘብ ይረዳኛል። ነገሮችን ከብዙ ነገር አንፃር እንዳውቅ ይረዳኛል። እንደውም ደግሞ አዳዲስ ክህሎቶችን እንዳዳበርክ ሰዎች ዘንድም እውቅና እንዳገኝ ስለምረዳኝ በእጅ የምሰራ ስራ እወዳለሁ። አደርጋለሁ

በህዝቡ መካከል መሆን ብዙም አስደሳች እና አርኪ ነገር ላይፈጠር ይችላል ምቾት እና የተለያዩ ነገሮችን ሊነሳ ይችላል። ስለዚህ ሁል ጊዜ ደስ የሚል ነገር ባይሆንም አብዛኛውን ጊዜ ግን በሰዎች መካከል መሆን አሪፍ ነገር ነው እንድመቻች ያደርገኛል። በተለይ ህዝቡ ይበልጥ የማያሳቅቅ ከሆነ እና በምግባር የታነጸ ከሆነ ቦታው ቆንጆ ከሆነ ከህዝብ ጋር

ፍየል በየቀኑ ማለት ይቻላል። ማይበት አጋጣሚ በጣም ሰፊ ነው ምክንያቱም እንኳን ሌላው ይቅርና የተለያዩ የነሱን ፎቶ እንኳን ማየት ሊኖርብኝ ይችላል። በአካል አቅራቢያዬን እንኳን ባይሆኑ በብዙ መንገድ እነሱን የማይባቸው የተለያዩ አጋጣሚዎች ስላሉ። በየቀኑ ማለት በሚቻል ደረጃ ፍየል

ሁለቱም አሻሚ ነው። እኔ ግን ሻይ በጣም ያስደስተኛል። ቡና ከሚጠቀሙ ሰዎች መካከል አይደለሁም። የማንቃት ብዙ ነገሮች የማድረግ ሀይል ስላላቸው ሻይ የመጠጣት አጋጣሚ እጅግ በጣም ሰፊ እና ብዙ ነው ብዬ ነው የማምነው ማለት ነው። ምክንያቱም በቀላሉ ቤት ማዘጋጀት ስለምችልና ቶሎም ስለሚደርስ ሻይ መርጫዬ

አዎ ተፈጥሮ ማድነቅ በጣም ደስ ይለኛል በተለይ ደግሞ ጫካ ሲሆን በጣም ደስ ይለኛል። ጫካ ውስጥ በጣም ከሚያስደንቀኝ ነገር አንዱ የዛፎቹ ብዛት ነው። እዚህ በጣም በተለያየ አይነት መጠን እና መልክ እንዲሁም ደግሞ እድሜ ዛፎችን በትዳር በብዛት ማየት ስለሚቻል እነሱን ማየት እነሱ ውስጥ መንሸራሸር በጣም ከሚያረኩኝ ነገሮች

አንድ ድርጅት የራሱ የሆነ የመተዳደሪያ ይኖረዋል የራሱ የሆነ የመንፈስ ይኖረዋል። የራሱ የሆነ ተልእኮ የራሱ የሆነ ራዕይ የራሱ የሆነ አላማ እና ለራሱ የሆነ መዋቅር ኖሯል ኖረዋል። እና ያንን ካላከበርን ለምንሰራው ስራ ወይም ለምንሰራው ድርጅት። ፍቅር አለን ብዬ ስለማላስብ ድርጅትን ባህል እወዳ

የስራ ቦታ ጓደኛ አለኝ ቢሮዬ ውስጥ ራሱ እስከ አራት በላይ ናቸው ያሉት ከዚህ ከእነሱ ጋር በየጊዜው የማውራት አብሮ ስራ የመስራት የተለያዩ ነገሮችን የመለዋወጥ ልምድ የመከፋፈል እና ብዙ ነገሮችን የማድረግ አጋጣሚ ስለሚፈጥር እነሱ ጋር መሆን ያስደስተኛል። በርካታ ጓደኞቼ ስራ ቦታ ከእነሱ ጋር በመተዋወቅ ጊዜ ማስ

የስራ ጊዜ ገደብ አንድ መስሪያ ቤት ይኖረዋል የራሴም የሆነ ለምሳሌ ለግልህም ስሰራ የስራ እንደዚህ ገደብ ይኖረኛል። ከዚህ ሰዓት እስከዚህ ሰዓት ይሄን እሰራለሁ ቀጥሎ ደግሞ ይሄን እሰራለሁ የሚለው ነገር ማለት ነው። ያ ካልሆነ ህይወቴን በሙሉ ስራ ላይ ብቻ ካተኮርኩም ሌሎች የግል ጉዳዮችን ማህበራዊ ህይወትን የመሳሰሉ ነገሮችን ችላ ማለት የሚጠይቅልኝ ሊሆን ስለሚችል የስራ ጊዜ

ጾም በፊት እጾም ነበረ ትዝ ይለኛ ልጆች እያለን ወላጆቻችንን እንድንጾም ሲያስገድዱን እነሱ ለሰአታት ሲጾሙ እኛ ደግሞ በጣም እንራብ ነበር እና ነገር ግን ጽናትን የሚያስተምር ነገር ስለሆነ ለአንድ አላማ መቆመን ጽኑ መሆኔን የሚጠይቅ ነገር ስለሆነ ወላጆች የሚያደርጉትን ነገር ደግሞ ማድረግ ስለሚያስደስተን በፊት እጾም ነበረ

ቤተሰብ ማታ ማታ ሁሌ ይሰበሰባል እያንዳንዱ ሰው ተማሪዎችን ወደ ትምህርት ቤት በጥዋት ተነስተው ከቤት ይወጣሉ እናትም ወደ ስራ አባትም ወደ ስራ ይሄዱና ምሽት ግን አንድ ላይ መሰብሰብ የግድ ነው። ምክንያቱም በየእለቱ ውሏቸውን ለማውራትም ስለሚጠቅማቸው ቤተሰብ ደግሞ አንድ ላይ ማደሪያ ቤቱም ስለሆነ ከተለያየ ቦታ ምሽት ምሽት ወደ ቤቱ

አሁን ባለሁበት ስራ ሁለት አመት እና ከዛ በላይ ሰርቻለሁ ብዬ አምናለሁ ምክንያቱም ቆይቻለሁ ከገባሁበት ማለት ነው። እንደገባሁ ስራው ላይም እኮ የሚያቆየኝ ነገር ያለ ያን ያህል ያለ አይመስለኝም ነበር ምክንያቱም ብዙም አልወደድኩትም ነበር። ነገር ግን ከዚህ በኋላ በሰዎቹ ዘንድ ያገኘሁት ቦታም ሆነ አለቃየ የሰጠኝ ቦታ የስራችንን ውጤት እንዲቆይ አድርጎኛል።

በምንጣፍ ላይ እቀመጣለሁ በጣም እወዳለሁ ምክንያቱም ቀለል ያለ ነጻነት እንዲኖር ያደርጋል ፔጃማ እና የመሳሰሉ ነገሮችን ለብሰህ በመሬት ምንጣፍ ላይ ስትቀመጥ ልዩ የሆነ የሚፈጥር ስሜት አለው። ምክንያቱም ሰፋ ያለ ነገር አለ ከዛም ልተኛ ብልም ቀጥ ብዬ በዛው ጋደፍ ማለት ስለምችል በሚንጣፍ ላይ መተኛት በጣም ከሚያስደስቱኝ ነገሮች መካከል።

በባህላችን ሰርግ በፊት ይደረግ የነበረበት መንገድ በጣም የተለየ ነው። ወላጆች መጀመሪያ በፊት ምን ይደረግ ነበረ? ልጁም አያያትም ልጅቷም አታየውም። ወላጆች ቀድመው ልጅ ወንድ ከወለድክ ለልጄ ይላል። ስለዚህ ሴት ከወለድክም ለልጄ ይባባሉና በዚህ መልኩ ነበር የሚጨርሱት ዱሮ

የተበላሸ ነገር ማስተካከል እችላለሁ ማንኛውም ነገር ቢሆን መጀመሪያ ያ ነገር መበላሸቱን የእርግጠኛ ከሆንኩኝ ለመጠገን የተቻለኝን ሁሉ ጥረት አደርጋለሁ ምክንያቱም እንደዛ አይነት ተፈጥሮአዊ ፍላጎት በውስጤ አለ። የተበላሹ ነገሮች መስተካከል እንዳለባቸው ውስጤ ስለሚነግረኝ ማስተካከል እንደምንችልም ደግሞ ጥበቡ እውቀቱ እንዳለኝ ስለሚሰማኝ የተበላሸነ

የሚጠቀመው የገላ ሳሙና የላይፍ ቦይ ነው ላይፍ ቦይ ደግሞ ብዙን ጊዜ ሰውነቴን ለማጥራት ሀይል አለው ከጀርም እና ከባክቴሪያ ከበሽታ ከተለያዩ ነገሮች የመጽዳት አቅም እንዳለው በደንብ ስለማምን ማለት ነው። ሙሉጭ አድርጎ የማጥራትም አቅም አለው ከበሽታ ከመከላከሉም ባሻገር። አረፋው በጣም ብዙ ስለሆነ

የጠዋት እለታዊ ተግባሬ መጀመሪያ ያው ከእንቅልፍ መነሳት ነው በጊዜ ከእንቅልፍ ለመነሳት ጥረት አደርጋለሁ ማታ በጊዜ ከተኛሁ ጠዋት በጊዜ መነሳት እንዳለብኝ። የመነሳት አቅሜን ስለሚጨምረው በጊዜ ለመተኛት ጥረት አደርጋለሁ። ከዛ ጠዋት ተነስቼ አልጋዬን አንጥፌ ፊቴን ታጥቤ ቁርሴን በልቼ ስፖርት ሰርቼ ከዛ ወደ ስራ

ላፕቶፕ አለኝ እነዚህ ዴል በፊት ነበረኝ አሁን ግን ኤች ፒ ላፕቶፕ አለኝ። ራሙ ስምንት ጂቢ ነው ከዛ ደግሞ ሃርድ ዲስኩ አንድ ቴራባይት ነው። ስፋቱ የስክሪን ስፋቱ ደግሞ አስራ አምስት ኢንች ነው። እና ይሄ ላፕቶፕ ለተለያዩ ስራዎች ለቤት ውስጥም ሆነ ውጪ ከደንበኞችጋ ላለኝ ስራ የምጠቀመው ላፕቶፕ

ብዙን ጊዜ የምመገበው በእጄ ነው ማንኪያ ሹካ የመሳሰሉ ነገሮች ብዙም አይመቹኝም። እንጀራ ነክ ነገሮችን ስለምጠቀም እነዛን ደግሞ መጠቅለል ስለሚጠይቅ። እንጀራ ነክና የተለያዩ በእጅ የሚበሉ ምግቦችን ለመብላት በሳህን ላይ ተደርጎ በእጄ ባዶ እጄ እየነካካሁ እንደዛ መመገብ ደስ ይለኛል

በእግር እንደ ሁኔታው ነው እዚህ አንዳንዴ ክፍለ ሀገር ሲሆን ለሶስት ለአራት ሰዓት በእግር መጠየቅ ሊኖር ይችላል መንገዱ የተለያዩ ትራንስፖርቶች ላይ ስለሌሉት ማለት ነው። ያም ሆኖ ደግሞ ዳገት ቁልቁለት የመሳሰሉ ነገሮች ይኖራሉ ጫካ ምናምን ሊሆን ይችላል አካባቢው ከጎን ከግራ ሳሮች ሊኖሩ ይችላሉ ርቀትም ይኖረዋል

ከልጅነቴ የምናገረው በተለይ ለትምህርት የነበረኝን ፍቅር ነው። ትምህርት በጣም እወድ ነበረ በተለያዩ ምክንያቶች ትምህርት ቤት። እንድንቀር የሚያደርግ አጋጣሚ ስትፈጠር ለምሳሌ በዓል የመሳሰሉ የተለያዩ ዝግጅቶች ስኖሩ። በጣም ጭንቅለኝ ነበረ ቤት ማሳለፍ በጣም ይጨንቀኝ ነበረ። ለምን ትምህርት በጣም ወድ ስለነበረ። ለትምህርት ስል ይከፍል ለነበረው ያ ዋጋ

ድንቃ ድንቅ ነገሮች አዎ በጣም አምናለሁ አሉ ብዬ አስባለሁ። አንድ ሰው የተለያዩ ድንቃ ድንቅ ነገሮችን ማድረግ ይችላል። በአሁን ጊዜ እና እነዛ ድንቃ ድንቅ ነገሮች በእኛ ላይ የሚፈጥሩት የተለያዩ ተጽእኖች ይኖራሉ። የተለያዩ ማድረግ ያሉብን ነገሮችን የሚጠቁሙ ሊሆኑ ስለሚችሉ በእነዛ ድንቃ ድንቅ ነገሮች አምናለሁ እና እኔም ማድረግ እንደምችል ይሰማኛል

ከደንበኞች ጋር በተለያየ አጋጣሚ በተለያየ ስራ ቀጠሮና ሁኔታ የመገናኘት አጋጣሚ በጣም ሰፊ ነው። በተለይ ደግሞ ቤት ሆነን አንዳንዴ የስራ ቦታ ሳንገኝ ስንቀር ደንበኞች ሊያገኙን ይፈልጉ ይሆናል። እና እነሱን ጋር ጊዜ ማሳለፍ እና መገናኘት በጣም የሚያስደስት ነገር ነው። ስለዚህ እነሱ በመንገዱት በመረጡት መንገድ አገኘ

የትንኝ መረብ በፊት ነበረኝ ገዝቼ የምጠቀመው የትንኝ መረብ ነበረኝ። እነሱ ከትንኝ ራስን ለመከላከል የሚረዳ የሚረዱ ግሩም ምክንያቶች ናቸው። እዚህ ኬሚካል የተረጨበት ቀበሌ የሚሰራጭ። ከጤና ባለሙያዎች የሚሰጥ የሚከፈል አይነት የትንኝ መረብ የመጠቀም አጋጣሚ ከዚህ በፊት አግኝቼ

የቅጥር ሂደት እኛ አካባቢ ምንድነው የሚሆነው? ማስታወቂያ ይወጣል ከዛ ደግሞ ሰዎች ሄደው ሲቪ ያስገባሉ ያንን ደግሞ ተገምግሞ ካለፉ ከተወደዱና ካለፉ ለቃለ መጠየቅ ይቀርባሉ። አንድ ሰው ያንን ቃለ መጠየቅ ማለፍ ከቻለ ስራ የማግኘት የመቀጠር አጋጣሚ ሰፊ ነው

ማብሰል በደንብ እችላለሁ አንድ ሰው በዛሬ ጊዜ ማብሰል ካልቻለ አላውቅም ምን አይነት ነገር ሊባል እንደሚችል ማለት ነው። ምክንያቱም በተለያየ መንገድ ማብሰል የምችልባቸው ነገሮች አሉ። ለምሳሌ እኔ እንደኔ እናቴ ካስተማረችኝ በተጨማሪ ዘመናዊ ምግቦችን ማብሰልን ከዩቲዩብ ነው የተማርኩት ስለዚህ እሱን ተጠቅሜ ምግብ መስራት እችላለሁ

መተግበሪያዎችን መጠቀም ያን ያህል ከባድ ነገር አይደለም። ስለዚህ ፕሌይ ስቶሪን ሆነ ብዙን ጊዜ የሚጠቀመው ፕሌይ ስቶሪን ከፍትና ይበልጥ ለኔም ይሁን የምፈልገው አይነት ነገር ጋር የሚገናኝ ለስራም ሊሆን ይችላል ለመዝናኛ በተለያየ መንገድ እሱን የምፈልግበት አጋጣሚ ሳገኝ እነሱን ለመጠቀም ጥረት አደርጋለሁ። ሁሌም አወርዳለሁ መተግበሪያ

ማታ ከስራ በኋላ ከስራ እንደወጣሁ ከጓደኞቼ ጋር ለመገናኘት ጥረት አደርጋለሁ ቀጥታ ወደ ቤት ከመግባት ከእነሱ ጋር ተገናኝቶ ትንሽ ተጫውቶ ወደ ቤት መምጣቱ የተሻለ እንደሆነ ስለማምን ማለት ነው። ከእነሱ ጋር ከተገናኘን በኋላ ካስፈለገ አንዳንዴ አብረን እራት በልተን ወደ ቤት እመለስና ቀን ላይ የነበረኝን ጊዜ ይበልጥ ለማካካስ አረፍእላለሁ።

የተበላሹ ነገሮች ሊሆኑ ይችላሉ ወይ ደግሞ አንዴ ከተጠቀምኩ በኋላ ያንን ነገር መልሶ ስራ ላይ ማዋል እጅግ አስፈላጊ እንደሆነ ይሰማኛል። ስለዚህ ከዚህ አንፃር ምን አደርጋለሁ እነዛን ነገሮች መልሼ ስራ ላይ ለማዋል ጥረት አደርጋለሁ። ጊዜ የማይፈጅ ነገር ነው። ስለዚህ ትንሽ ጥረት ብቻ የምጠይቅ ነገር ነው። እንደዛ አድርጎ መልሶ መጠቀም ስለሚቻል

አካባቢዬን በጣም እወዳለሁ ምክንያቱም ሰላም እረፍት እንዳገኝ የምረዳኝ ነገር ይበልጥ ዘና እንድል የሚያደርገኝ ነገር ስለሆነ አካባቢዬን በጣም እወዳለሁ በጣም ያስደስተኛል ያዝናናኛል። ብዙ ነገር ያደርገኛል እና ሰላሙም ጸጥታውም የሚያደርገው ነገር ሁሉ የማገኛቸው ነገሮች በሙሉ ይበልጥ እንድትጠቀመው ስለሚያደርጉኝ በጣም ደስ ይለኛል ቆንጆ ነው።

ጠዋት ቁርስ መብላት ደስ የሚለኝ ነገር አንዱ የአትክልቶችን ነው። የአትክልት ጁስ በጣም ደስ ይለኛል ፍጥረውን የሚለውን ይችላል እርግጥ ከቆረጣጠምኩ በኋላ ግን መብላት ሊያስፈልገኝ ይችላል። ስለዚህ በዚህን ጊዜ አትክልት ለመጠቀም ጥረት አደርጋለሁ። ስለዚህ ንጹህ የሆነ አዲስ ትኩስ የሆነ አትክልት መመገብ ለጤናም ጥሩ ነው

ከአለቃየ ጋር ያለኝ ግንኙነት እጅግ በጣም ቆንጆ ነው በመከባበር ላይ በፍቅር ላይ በመተሳሰብ ላይ የተመሰረተ ነው። እና ከዚህ አንፃር ከአለቃዬ ጋር ጥሩ ግንኙነት አለኝ። እኔም የተቻለ የመጣን እሱ ለማስደሰት ስራየ ላይ ለማተኮር የስራ ባልደረቦችንም ለማስደሰት ስለምጥር ይወደኛል አለቃዬ እኔም በዛው ልክ

የእጅ ቦርሳ ደስ ይለኛል የላፕቶፕ መያዣ አይነት ቦርሳ ደስ ይለኛል አሁንም ብዙውን ጊዜም የምጠቀመው ላፕቶፕ መያዣ ቦርሳውያን ነው። እዚህ እንደዚህ አይነት ቦርሳዎች ይዞ ለመንቀሳቀስ ቀላል ስለሆኑ በእጂ ማንጠልጠልም ስለሚቻል እና በቀላሉ ለማንቀሳቀስ ስለሚረዳ የላፕቶፕ አይነት ቦርሳ በጣም ደስ ይለኛል

ውሃ ማምጣት ምን ሊሆን ይችላል አንዳንዴ ቆፍሮ ከግርጓድ ውስጥ ውሃ ማውጣት ሊጠይቅ ይችላል እንደ አይነት ነገር ማለት ነው። በአካባቢያችን ምንድነው የተለመደው ነገር? ጉድጓድ ጉድጓድ ይቆፈርና ከዛ ውስጥ ውሃ የምወጣት አጋጣሚ አለ። ስለዚህ እኔም ጉድጓድ ሚስ ሰዎች ሲቆፍሩ ስለማውቅ። ስለዚህ በጉድጓድ ውስጥ ውሃ ማውጣት ደስ ይለኛል

አዲስ ቴክኖሎጂ መማር በአሁን ጊዜ ይበልጥ አስፈላጊ ነገር ነው ብዬ ነው የማስበው። እና ከዚህ አንፃር አዲስ ቴክኖሎጂ መማር በጣም ይመቸኛል ደስ ይለኛል። ስለዚህ አዲስ ቴክኖሎጂወች በወጡ ቁጥር እነሱን ተከታትሎ ምን ትምህርት አገኛለሁ የሚለውን ነገር መወሰን እና እዛ ላይ እርምጃ ወስዶ መማር ይበልጥ ከሚያጓጉኝ ነገሮች ማድረግ ከሚያስደስቱኝ ነገሮች መካከል አንዱ

የማስታውሰው ልዩ በዓል? ምን አይነት በዓል ነው ከጓደኞቻችን ጋር በፊት ያሳለፍነው ጊዜ በጣም ደስ ይለኛል። በትምህርት ያኔ ሰኔ ሰላሳ ሲከበር የነበረው ያ አጋጣሚ በጣም ደስ የሚል ነበረ። ትምህርት ሲዘጋ ሁላችንም አዳዲስ ልብስ ለብሰን ካርድ ለመውሰድ ማን አለፈ ማን ወደቀ የሚለውን ለማወቅ የምንጓጓው ጥረት የምናደርገው ነገር

እሳት ማንደድ እችላለሁ ይሄ እሚያቅተው ነገር አለ ብዬ አላስብም። እዚህ በቀላሉ መቀማመሠታተል በሚገባቸው ነገሮች አያይዞ አንድ ላይ ቀዝቃዛ ወይም ደግሞ እርጥብ ያልሆኑ ነገሮችን አንድ ላይ አያይዞ እሳት ማቀጣጠል ስለሚቻል በደንብ የምችለው ነገር ነው። ያን ያህል የሚያታግል ነገር አይደለም ብዙ ጊዜም ጥረት የማይጠይቅ

የምመኘው የእረፍት ጊዜ ከስራ በኋላ ሲሆን በዛች ሰዓት ወጣ ማለት ደስ ይለኛል። ምን አይነት ረጅም ጊዜ መቆየት የሚቻልበት አይነት ቢሆን አንድ የጭራ ስራህን ጨርሰህ ከቦታህ ጣ ብለህ ወደ ሌላ አካባቢ ወደ ሌላ አዲስ አካባቢ ሄደህ ነገሮቼን ማድረግ መቻል በጣም የሚያስደስት ነገር ነው የሚያረካ ነገር ነው። ከዚህ አንፃር ከአካባቢ የሚያወጣኝ አይነት ስራ ቢሆን በጣም ደስ ይለኛል። እና

ሹራብ መስፋት በደንብ እችላለሁ። ምን አይነት ሹራብ መስፋት እችላለሁ በእጅ ሳይሆን የልብስ መኪና አለ 'ሲንጀር' የሚባለው። እሱን ተጠቅመው ልብስ የሚሰፉ ሰዎች አሉ እና ከዚህ አንፃር እኔም እነሱን እያየሁ አድጊያለሁ እና አዲስ፣ የሚያምር፣ ቆንጆ፣ ንጹህ የሆነ፣ ማራኪ የሆነ ሹራብ

ችግር ሲሰማኝ ወዲያው ወደ አእምሮ የሚመጣው ነገር እንዴት ነው ያንን ነገር ማስተካከል የምችለው እፎይታ እንዳገኝ የሚያደርግ ነገር ምንድነው? በቃ ነጻነት እንድሰጠኝ የሚያደርገኝ ነገር መፈለግ ነው። በጣም የሚያደርግ እኔ ማለት ነ ስለዚህ ያንን ነገር ተጠቅሜ የራሴን በጣም ዘና የማደርግበት ከጭንቀት ራሴን የማወጣበትን ነገር መፈለግ እና መዝናናት ላይ

በቀን ብዙ ሰዓት እጠቀማል ያለ ስልክ ማልጠቀምበት ሰዓት የለም ማለት ይቻላል። ስለዚህ ያን እነዛን ሁሉ ተጠቅሜ። ስራዬን ሳሳካ። መጠቀም የከንቱ እንዳልሆነ ሳውቅ እጅግ በጣም ደስ ይለኛል ትልቅ ልዩና ጥልቅ የሆነ እርካታ ይሰማኛል። ስለዚህ ነገሮችን በስራ ማከናወን

ጥቅማ ጥቅሞቼ አንደኛ ያው ከሰው የምታገኘው አድናቆት ነው ምንም ለለፋው ነገር ሰዎች ሲያደንቁ ስራህን ሲያደንቁ በጣም ደስ የሚል ነገር ነው። ከዚህ አንፃር በጣም አርኪና ተመራጨ ነገር ነው። አንዱ አድናቆት ነው ሁለት ደግሞ የሰዎች እምነት ጥለው አንድ ሀላፊና ስትሰጡ ለሱ የሚሰጡት ጉርሻ እንደ

አይስክሪም በጣም ደስ ይለኛል ምክንያቱም ቀዝቀዝ ያለህ ነው በጣም ይጣፍጣል የልጅነት ትዝታም አለብኝ። ከልጆች ጋር በፊት ግር ብለን ያቺን አይስክረም ለመብላት የምንረራረጥበትን ጊዜንም ስለሚያስታውሰኝ በጣም ደስ ይለኛል። እሱ ውስጥ ያለውን ጣዕም ማጣጣም በረዶውን መቅመስ እና የክሬሙን ጣዕም ይበልጥ ልዩ ሆኖ ማጥነቅ

ዳቦ ማብሰል እችላለሁ ዱቄት ገዝቼ እቤት እመጣለሁ ከዛ በኋላ አበካዋለሁ ከዛ የተለያዩ እርሾችን መጨማመር ልጠይቅብኝ ይችላል። ከዛ በኋላ ምን አደርጋለሁ ለተወሰነ ጊዜ አስቀምጣለሁ ኮፍ እንድል ኮፍ ካለ በኋላ አውጥቼው ሊጡን። ቅርጽ አውጣና ማብሰያ ላይ አድርጌ እሳት ላይ በመጣድ

የምወደው አትክልት ሙዝ ነው። ሙዝ በጣም ደስ ይለኛል ከጣዕሙ አንፃር በጣም የሚመቸኝ ነገር ነው ምክንያቱም ምንም ያህል ብበላ የማያሰለቸኝ የአትክልት አይነት ነው። ስለዚህ በጣም ደስ ይለኛል። ከዛ ደግሞ ጎመን በጣም ይመቸኛል ጎመን በጣም ከምወደው የአትክልት አይነቶች መካከል አንዱ ነው። እዚህ በሰለጣ መልክ ተሰርቶ እነሱን መመገብ

የክላውድ ማከማቻ በደንብ እጠቀማለሁ ምክንያቱም አንደኛ ፋይሌ እንዳይጠፋና ለረጅም ጊዜ እንዲቆይ ስለምረዳኝ ማለት ነው። እነሱን አደርጋለሁ ስለዚህ ከዚህ አንፃር ክላውድ ማከማቻ እጠቀማለሁ። ሁለተኛ ደግሞ ያው ብዙ አንዳንዴ ፋይሎች ትልልቅ ይሆናሉ መጠናቸው ትልልቅ ይሆናሉ እና ከውጭ ማስቀመጥ ስለሚከብድ ክላውድ እጠቀማለሁ

ገመድ መጠቀም አውቃለሁ በፊት ከምን አንፃር ነው ገመድ የለመድኩት ዥዋዥዌ ስንጫወት ገመድ እንዘረጋ ነበረ እና ከዛ ያንን ገመድ ደግሞ እንዴት መገመድ እንዳለበት አባቴ ያሳየኝ ነበረ። እና ያቺን ገመድ ለዥውዋዥዌ ምንጠቀማትን ገመድ ምን እናድርግ ነበረ ሁለት ብረቶች የተክለው ከግራና ከቀኝ በሱ ላይ ጫፍ ጫፍ ላይ በማሰር ይዋዥዌ

ገንዘብ መቆጠብ የህይወት ጉዳይ ነው። ገንዘብ ማባከን ደግሞ የሞት ጉዳይ ነው ብዬ ነው የማስበው። እና አንድ ሰው ገንዘቡን የማይበቆጥብ ከሆነ ወጪውን መቆጣጠር ይከብደዋል። አንድ ሰው ደግሞ ወጪውን አልተቆጣጠረም ማለት ደግሞ ህይወቱ እንደፈቀደ እንደዘፈቀደ ይሆናል። እሱም ደግሞ ራሱንም ሆነ በዙሪያ ያሉ ሰዎችን ለችግር መዳረግ ስለማይቀር። ገንዘብ እቆጥባለሁ

አራት ትራስ እጠቀማለሁ አንደኛዬን በጎን አደርጋለሁ እነሱን እንደማቀፍ አድርጌ እተኛለሁ ሁለተኛ ደግሞ አናቴ ላይ አደርጋለሁ ከላይ በኩል አደርጋቸዋለሁ ማለት ነው። አንዳንዴ ደግሞ እግሬን መስቀል ስፈልግ እነሱን በታች በኩል አደርግና አልጋዬ ላይ አደርጋለሁ። አራተኛውን ደግሞ ከኋላ ግድግዳው ላይ በማስደገፍ አንዳንዴ በሱ ላይ ደገፋል

የሞባይል ዳታ የግድ መጠቀም ከሚያስፈልገን ነገሮች አንዱ ነው ምንም ያህል ውድ ቢሆንም እንኳን እሱን የመግዛት አጋጣሚ በጣም ሰፊ ነው። አንደኛ በቀላሉ ስለሚገኝ ነው ሁለተኛ ደግሞ በቀላሉ አብርተን የፈለግነውን ነገር ማድረግ ስለምንችል የፈለግነውን ነገር ማውረድ የፈለግነውን ነገር መስመር ላይ እንዳለን ማንበብ እንደውም ብዙ ነገሮችን መላላክ ስለምንችል የ

ቅሬታዎችን እንደ አመጣጣቸው ለማስተናገድ ጥረት አደርጋለሁ ከሁለቱም ወገን ያለውን ሁኔታ ለመስማት እሞክራለሁ በሁለት ሰዎች መካከል ከሆነ ወይም ደግሞ በኔ ላይ ከሆነ ቅሬታው የሚመጣው ከመበሳጨት እና እንዴት እንዴት አደርጋለሁ ብዬ አንድን ሰው ንቄ እርምጃ ከመውሰድ ይልቅ ጉዳዩን በጥሞና ለማሰብ እንደረዳኝ ረጋ ብዬ መጀመሪያ ለማዳመጥ

የምወደው ሬስቶራንት ሰፈር ውስጥ ያለ አንድ ሬስቶራንት አለ ምግባቸው በጣም ልዩ ስለሆነ ያ በጣም ደስ ይለኛል። ምግባቸውን ደግሞ ሲታዘዙ ቶሎ ነው የሚያደርሱት ትኩስ ምግብ ነው የሚመጣው። ከዛ ጥራቱን የጠበቀ ነው በጣም በረከት ብሎ ነው የሚመጣው በሁሉም ነገር እርካታ የሚሰጥ ነገር ስለሚያቀርቡ። በሰፈራችን ውስጥ ያለ አንድ ሬስቶራንት እወዳለሁ

የስራ ግምገማ ይደረግልኛል ለኔ ማለት ነው። አለቃ ይመጣል ከዛ የምፈጽመውን ስራ በደንብ ለመገምገም ይሞክራል ምንድነው የሚያደርገው? አንደኛ ቢሮ አያያዜን ያያል ወሬቀት አያያዜን ያያል የአስተያየቶችን ያያል ከደንበኞች የሚመጣውን አስተያየቶች ያያል። የስራ ጓደኞቼ ስለ እኔ ምን ይላሉ የሚለውን በማየት የስራ ግምገማ ይደረግልኛል

ሻማ ማብራት ደስ ይለኛል ምክንያቱም ደብዘዝ ያለው ከእሱ የሚወጣው ያ መብራት ልዩ ትርጉም አለው። ለኔ የተለያዩ ሻማዎችን አብርቶ መደርደር በጣም ልዩ የሆነ ውበት ስለሚያጎናጽፍ በጣም ደስ ይለኛል። በተለይ ምሽት ላይ ሻማ አብርቶ በብርሃን ውስጥ መደመም በብርሃን ውስጥ መመሰጥ ማንበብ እነዚህ ነገሮች በሻማ ደስ

ደንበኛ አዎ የደንበኞችን እርካታ በደንብ አሳውቃለሁ ምናልባት ከእነሱ በኩልም ሊሆን ይችላል የሚመጣ አድናቆት ሊመጣ ይችላል። እንዲህ እንዲህ ሆነናል እንዲህ እንዲህ ሆነናል ብሎ አስተያየት ሊሰጡ ይችላሉ። በስራዬም ላይ እንደተደሰቱ ሲነግሩኝ እኔ በጣም ደስ ይለኛል። ምን አስተያየት አላችሁ ብዬ እነሱን ይበልጥ ቀርቤ ለመጠየቅም የተቻለኝን ሁሉ ጥረት

በስራ ጊዜ ትንሽ አረፍ ማለት ጥሩ ነው። ምክንያቱም እኛ ሰዎች ነን እንኳን ሰው ሰው ሰራሽ የሆነ የማሽን እንኳን ማረፍ ይፈልጋል። ስለዚህ በስራ ጫና ሲበዛ ውጥረት ስበዛ ስራዬን በተረጋጋ መልኩ በአዲስ መንፈስ። በአዲስ ጉልበት መስራት እንድችል በስራ መሃል የተወሰነች ጊዜ አረፍ ብሎ የተወሰነች ነገር ነቃ የሚያደርግ ነገር ወስዶ መነ

ሳንቲም መቆጠብ በጣም ደስ ይለኛል ምክንያቱም ትንንሽ ሳንቲሞች ሲቆጠቡ ትልቅ ነገር የማድረግ አቅም አላቸው ሰው ብዙ ነገር ይቆጥባል ከሚቆጥባቸው ነገሮች መካከል ደግሞ አንዱ ሳንቲም መሆን መቻል አለበት። ምክንያቱም አንድ ሰው ሳንቲም ካልቆጠበ ትልልቅ ነገሮችንም የመቆጠብ አቅም አይኖረውም ባህልም ማድረግ መቻል አለበት እሱን ነገር ለመቆጠብ ምን ጊዜም ማመንታት የለበትም

ይቅርታ መጠየቅ ቀላል አይደለም ምክንያቱም የሚያታግል ነገር ነው። አንዳንዴ ሰዎች ምንብለው ሊያስቡ ይችላሉ። ይቅርታ የማታደርገው ለምንድንነው? ይቅርታ ማድረግ ደግሞ የትልቅነት መለኪያ ነው ምናምን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እነዛን ሰዎች በተከተለ መልኩ ይቅርታ ለማድረግ መዘጋጀት በጣም አሪፍ ነው ብዬ ነው የማስበው።

ፀሀይ ስትጠልቅ መመልከት በጣም ልዩ ስሜት የሚፈጥር ነገር ነው በተለይ ደግሞ ውሃ ያለበት አካባቢ ሲሆን ፀሀይዋ ስትጠልቅ የምትፈጥረው የራሷ የሆነ ውበት ይኖራታል። ከዛ ባሻገር ደግሞ ውሃው ላይ ሲያርፍ የሚፈጥረው ልዩ የሆነ ስሜት አለ። እና ነፀብራቁ በራሱ ሌላ አንድ ተጨማሪ ውበት ስለሆነ ፀሀይ ስትጠልቅ መመልከት

ስጦታ መስጠት በጣም ያስደስተኛል በተለይ ደግሞ አንድ ሰው የሚወደው ነገር ምን እንደሆነ ቀድሜ ካወቅኩኝ ያ ሰው ስጦታዬን ከተቀበለ በኋላ ምን አይነት ስሜት ሊያድርበት እንደምችል ግልጽ ነው። ከዚህ አንፃር ስጦታ መስጠት እጅግ አርኪና አጓጊ ነገር እንደመሆኑ መጠን እኔም ያንን ሰዎች ለሚፈጥረውን ስሜት ይበልጥ ማጣጣም እንድችል ጾታ መስጠት በጣም ከሚያስደስቱኝ ነገሮች መካከል

ስማርት ፎን በአሁን ጊዜ የማይጠቀም ሰው የለም በተለይ አሁን ከልጆች ጋር አያይዘን ስንመለከት ልጆች እንኳን ስማርት ስልክ የያዙ ነው። እና እኔም ደግሞ በጣም እጠቀማለሁ ምክንያቱም አንድ ልጅ ይዞ እንኳን የምጠቀመውን ነገር እኔ መጠቀም አለመቻል ወይም ደግሞ ያንን ነገር መያዝ አለመቻል በጣም አሳፋሪ ነገር ነው። ለስራም እጅግ ቀልጣፋ ስለሆነ

ደሞዝ የኔ እንደ ስራዬ ነው የሚወሰነው ተቀጥሬ ስላልሆነ የምሰራው ደሞዜን የማገኘው ስራዬን በጨረስኩ ቅጽበት ነው። ለምሳሌ የአንድ ወር ስራ ከወሰድኩኝ አንድ ወሩ ሲያልቅ ይሰጠኛል። የአንድ ሳምንት ስራ ከወሰድኩኝ አንድ ሳምንቱ ሲያልቅ ደሞዝ ይሰጠኛል። የሁለት ቀን የሶስት ቀን ስራም እንኳን ከሆነ ያ ቀኑ ሲያልቅ

ቀልድ መናገር በጣም ያስደስተኛል። አንዳንድ ቀልዶች በተለይ ቀልድ የሚወዱ በጣም ብዙ ሰዎች አሉ ለነዛ ቀልድ መናገር በጣም የሚያስደስት ነገር ነው። አንተ በተናገርክው ቀልድ ሌሎች ሲስቁ ማየት በጣም የሚያረካ ስሜት አለው። በጣም የሚያስደስት ስሜት አለው። እና ያንን ስሜት ማጣጣም እንዲችሉ ለሌሎች ቀልድ መናገር በጣም ከምወደው

ስራዬን በጣም እወደዋለሁ ምክንያቱም በጣም የምወደውን ነገር ነው ማግኘት የቻልኩት ሙያ ከተማርኩ በኋላ በዛ ሙያ መሰማራት መቻል የምትወደውን ስራ ማግኘት በጣም በጣም ሀሪፍ ነገር ነው። ምክንያቱም ከፍላጎቴ ጋር የሚመጥን ስራ ነው ማግኘት የቻልኩት እና ነገሮች መስመር እንዲይዙና በራሳቸው ጊዜ እንዲስተካከሉ ማድረግ መቻል በራሱ የሚያስደስት ነገር

ጊዜን በደንብ ለማስተዳደር የተቻለኝን ሁሉ ጥረት አደርጋለሁ ጊዜ በጣም ውድ ነገር ነው ጊዜ ወርቅ ነው ይባላል ከዚህ አንዴ ካለፈ መልሰን ማግኘት የማንችለው ነገር ነው። ልክ እንደተደፋ ውሃ ስለሆነ ማለት ነው። ለዚህ ለሁላችንም በሃያ አራት ሰዓት በቀን ሃያ አራት ሰዓት እኩል ነው የተሰጠን እዚህ እኩል የሚሆነው ደግሞ እኩል የሚያደርገው አጠቃቀማችን ነው። ስለዚህ እንዳይባክንብኝ እመድባለሁ

ወተት እጠጣለሁ ከልጅነቴ ጀምሮ ወተት እጠጣ ነበር እንደውም በፊት ፅ የሚለኝ ነገር ምንድነው? እናቴ የቤት ወተጣል ከላመቷላ አለባችን እና ከዛ በኋላ በጆክ አስቀመጠች ማለት ነው። ትልቅ እያንዳንዱ ጆግ ነበረ እሱን ሙሉውን የጠጣሁበት ጊዜ ትዝለኛል። ከዛ ለመደበቅ የመካከልኩት ጊዜ ደስ ይለኛል

በስራዬ ላይ አንዳንዴ ምን አይነት ነገር አለ። በኢንተርኔት የሚጠይቅ ነገር ስለሆነ ስራዬ ያቺ ኢንተርኔት በተቋረጠችበት ጊዜ በጣም እቸገራለሁ። አንዳንዴም ደግሞ ከኢንተርኔት ተጨማሪ ደግሞ መብራት ሊጠፋ ይችላል። መብራት ሲጠፋ ደግሞ ያው ኮምፒውተሮቹም ስለሚጠፉ እዚህ በሱ የሚሰራ ስራ ደግሞ ሌላ ተጨማሪ ኢዳ ስለሚሆን እነሱ አይነት ችግሮች ያጋጥማል

ታሪክ መናገር ደስ ይለኛል ምክንያቱም ታሪክ ትረካን የሚጠይቅ ነገር ነው ስለዚ የኋላውን አለም የበፊቱን አለም ማናቀውን አለም የተማርነውን ነገር ወደኋላ ተመልሰን እነዛን ነገሮች አስታውሰን መተረክ መቻል ማለት ልዩ ትርቅ ጥቅምን የሚሰጥ ነገር ነው በጣም ሚያረካ ነገር ነው። ከዛ አንፃር ታሪክ መናገር በጣም ከሚያጓጓኝ ከምወደው ነገሮች መካከል

እህል መፍጨት በደንብ እችላለሁ ቤት ውስጥ እህል መፍጫ። መሳሪያዎች አሉ በእጅም ይፈጭ ነበር በፊት ትዝ የሚለኝ ድንጋይ ተጠርቦ ከላይ ደግሞ ትንሽ የመዳመጫ ልጅ መያዣዋ እሷን ይጠቀሙና አንድ ሰው ብቻውን ሆኖ እህል ይፈጭ ነበረ። ያንን እያደግኩ እያየሁ ስለሆነ ያደግኩት እኔም እህል መፍጨት አቃለሁ

ብርድ ልብስ የሚጠቀመው ሁለት ነው ካንሶላ በተጨማሪ ማለት ነው። ደርቤም አንዳንዴ እጠቀማለሁ ብርዳማ ሲሆን አካባቢው ጊዜው ወቅቱም የብርድ ሲሆን በተለይ ከውጪው ዝናብ ስዘም ቤት ውስጥ የመከዝከዝ አጋጣሚ በጣም ሰፊ ነው። እና ንፋሱን ከውጭ ሲሆን ቤት ውስጥ የመከዝከዝ አጋጣሚው በጣም ሰፊ ነው። እና ያንን ባገናዘበ መልኩ ብርድ ልብስ ሁለት ብርድ ልብስ እጠቀማለሁ

በየትኛው? እጅ ትጽፋለህ በቀኝ እጄ ነው የምጽፈው ምክንያቱም በቀኝ እጄ ስጽፍ ነገሮችን ቀጥ አድርጌ አስተካክዬ መጻፍ ስለምችል ማለት ነው የሚበላሹብኝ ነገሮች አይኖሩም። መስመርን ጠብቆ ፊደልን ቅርጹን ጠብቆ መልእክቱን በትክክል ለማስተላለፍ በጣም ስለሚረዳኝ ማለት ነው። ሌላውም ደግሞ ቀልጣፋና ፈጣን ጽሁፍ መጻፍ ስለምችል የቀኝ እጄን ተጠቅሜ ጽሁፍ ጽፋለሁ

ፊልሞች ሲከበሩ ያለ አንዳንድ ነገሮች አሉ በተለይ መልካም ነገር ያደረጉ ሰዎች ሲታወሱ ያለው በዓል የምወደው በዓል ነው። የትኛውም በዓል ነው የምወደው። አንድ በጣም በጎ ስራ የሰራ አንድ ጀግና ሲታወስ እውቅና ሲሰጠው ክብር ሲጎናጸፍ እሱም ሀገሩም ቤተሰቡም ሲኮሩበት እንደዛ አይነት በዓሎቻችን ደስ ይሉኛል

የትውልድ ከተማዬ አዲስ አበባ ነው ትዝ ይለኛል አዲስ አበባ ደግሞ በጣም ተወዳጅና ትልቅ ከተማ ነች። አለም አቀፍ ደረጃ የምታወቅ። ከተማ ነው። የተለያየ አይነት ሰፈሮች ውስጥ ለውስጥ አሉት ተወዳጅ የሆኑ ትውስታ የሆኑ ትዝታ የሆኑ በተለያየ መንገድ የሚታወሱ። ከተማ ነገሮች ሰፈሮች አሉት ከዚህ አንፃር ከተማ አዲስ አበባ ነች

ፎቶ ማንሳት በጣም ደስ ይለኛል የተለያዩ ነገሮችን በትዝታ ማስቀመጥ ስለሚጠይቅ ማለት ነው። ሰዎች ደግሞ ፎቶ ለመነሳት የሚያሳዩት የተለያየ አይነት ቅርጾች በጣም ደስ የሚያስቁ ፈገግ የሚያሰኙ የፎቶ አነሳሶች ፖዞች አሉ። ያን ያን ማየት በጣም የሚያስደስት የሚያረካ ነገር ነው። አንዳንዱ በጣም ቆንጆ ይነሳል አንዳንዱ ደግሞ አቋቋሙ በጣም ስለሚያስቅ

ቅጽል ስም አለኝ። ጀግናው ነው የሚሉኝ ብዙዎች ስለዚህ ሁሉም ሰው አለው በልጅነታችንም የተለያየ የሚያስቁ ስሞች ይሰጡን ነበር እና እኔም ከተሰጡኝ ስሞች መካከል አንዱ ጀግና የሚለው ነበር። ለምን የተለያዩ ነገሮችን ደፋር ሆኜ አደርግ ስለነበረ ሁሉም ቦታ ላይ ይገኝ ስለነበረና እርምጃ ለመውሰድ ስለማልፈራ ሰዎች እንደዛ ይጠሩኝ

የቤቴ ጣሪያ ከላይ ፎቅ ስለሆነ ወለል ነው። አንዳንዴ ኮርኒስ አለው ስለዚህ እነዛ ኮርኒሶች ደግሞ የተለያዩ አይነቱ ቤቶች አሉት ቅርጾች አሉት የተለጠፉ ነገሮች አሉት ስዕሎች አሉት ስፌቶች አሉት የሚያብረቀርቅ ነገር አለው። አምፖል ሲንጠለጥልበት ደግሞ ሲበራ የሚፈጥረው ብርሃን ለየት ይላል

የምተኛበት ሰዓት እንደ ስራዬ እንደ ቀኔ ይወሰናል ቀን በጣም ደክሞኝ ከሆነ ምሽት ላይ በሁለት ሰዓትም በሶስት ሰዓትም ልተኛ እችላለሁ። አንዳንዴ ደግሞ ቀን በጣም ካልደከመኝ እና ንቁ ሆኜ ካሳለፍኩኝ። ማታ አምስት ሰዓት ስድስት ሰዓት ልተኛ እችላለሁ። ስለዚህ በተለይ የሚሰራ ስራ ካለ ምሽት ላይ ከስድስት ሰዓት በፊት ተኝቼ አላውቅም ረጅም ጊዜ ይወስድብኛል ወዳል

የጨረቃ ብርሃን በጣም ያስደስተኛል ምክንያቱም በጣም ቦግ ስለማይል አንዳንድ እርግጥ ሊሆን ይችላል እንደዛ ድብዝዝ ብሎ ልይት ያለ ስሜት ይፈጥራል። እና እሱን ማየት የሆነ ቀለል የሚል ስሜት እንዲፈጠር የሚያደርግ ነገር አለው። እና ምሽት ላይ ቀና ብለን ጥርት ባለ ሰማይ ጉሞች በሌሉበት ምንም ነገር ሳያግደው ጨረቃ ማየት በጣም ደስ ይለኛል

ድንጋይ እሰበስባለሁ መንገድ ላይ ያገኘሁትን ድንጋይ ብድግ እያደረኩ ቅርጹን አያለሁ። ቀለሙን አያለሁ ሸንተረሮች ስንጥ ስንጥቆች የተለያዩ አይነት ነገሮች ካሉትም እሱን በደንብ አጣራለሁ ካጣራሁ በኋላ እነዛን ነገሮች ወደ ኪሴ ነው የምከተው ቀጥታ ማለት ነው። ስለዚህ ቤት አምጥቼ እሱን የሚደረድርበት እቃ አለ እሱ ውስጥ እጨምራለሁ

ከምወደው ባህላዊ ምግብ አንዱ ቆጮ ነው ቆጮ ደግሞ በደቡብ ክልል የምትሰራ ከኢንሰት የምትሰራ የምግብ አይነት ነው። እዚህ እንሰት ተፍቆ ከዛ ለተወሰነ ጊዜያት ከቆየ በኋላ የእርሾ ምናምን ተጨምሮበት ለረጅም ጊዜ ይቆያል። ከዛ ደግሞ እሱን አውጥቶ ጨምቆ ምናምን ነገር ስሰሩ ልጅ የሆነ ጣዕም ይፈጥራል

አበስላለሁ ብዙን ጊዜ አበስላለሁ ምክንያቱም የሚኖረው ብቻዬ ስለሆነ ምግብ ማብሰል በጣም ደስ ይለኛል አንደኛ ልክ ጊዜዬን በደንብ እንድጠቀምበትም ያደርገኛል። ሁለተኛ ደግሞ ጤናማ ምግብ እንድመገብም ይረዳኛል ሶስተኛ ደግሞ ለምግብ የሚያወጣውን ወጪ እኔ እንድቀንስ ስለሚረዳኝ ቤት ራሴ እያበሰልኩ መመገብ በጣም ከሚያስደስተኝ ነገር መካከል

ወደ ስራ የምለብሰው ስልብስ ከውስጥ ሸሚዝ አደርጋለሁ ሸሚዜ ነጭ ቢሆነ እመርጣለሁ ብዙን ጊዜ ማለት ነው እና ኮሌታ ያለው ማለት ነው። እሱም ላይ ደግሞ ክራባት አስራለሁ ክራባት ካሰርኩ በኋላ በክራባቱ ላይ ከላይ ሹራብ እለብሳለሁ። ወጥ ቀለም ያለው ጥቁር ሹራብ ወይም ደግሞ ወደ ቡኒ ወይ ወደ ሰማያም የሚያደላ ሹራብ እለብስበታለሁ

ባዶ እግር መራመድ በጣም የሚጨንቀኝ ነገር ነው። እንኳን ውጪ ቤት ውስጥ ራሱ ከክፍል ወደ ክፍል ለመሄድ ከሳሎን ወደ ጓዳ ለመምጣት በባዶ እግር መሄድ በጣም የሚያስፈራኝ ነገር ነው። ለዚህ ነው ነጠላ ጫማ ቤት ውስጥ በብዛት ያለኝ ማለት ነው። ምክንያቱም የሚቆረቁረኝ ነገር ያለ ይመስለኛል ከስር የሆነ ነገር የሚቧጭረኝ ያለ ነገር እየመሰለኝ ስለሚፈራ ባዶ እግር መራመድ ይከብደኛል

ብስክሌት በጣም እጋልባለሁ ደስ ከምለኝ ነገር መካከል አንዱ እሱ ነው በጣም ደግሞ። ቁልቁለት አካባቢ ሳይሆን ዳገትም ሳይሆን ለጥ ያለ ቦታ ላይ ሲሆን በዛ ቦታ ላይ ማብረር በጣም ደስ ይለኛል። መክነፍ ንፋሱ ሲመጣ ማየት ፔዳል እየመታን ደግሞ የምናወጣው ጉልበት በጣም የሚያርም የማድረግ

ወደ ስራ በሰአቴ እደርሳለው ብዙን ጊዜ ማለት ነው። ለምን በጊዜ ከእንቅልፌ ስለምነሳ እና ማታ ስተኛ ቤት ውስጥ ጠዋት ለስራ የሚያስፈልጉትን ነገሮች ቀድሜ ስለምጨርስ እቅዴንም ስለምጨርስ የምወጣበትንም ሳዓት ቀድሜ አስቀድሜ ከመተኛቴ በፊት ምሽት ጨርሼ ስለሆነ የምተኛው እንደዛ ማድረግ እጅግ በጣም ከሚያስደስተኝ ነገር

ደብዳቤ መጽሐፍ ያስደስተኛል ምክንያቱም ወረቀትና ስክሪፕቶ ሲገናኝ ልጅ የሆነ የሚፈጥረው ስሜት አለው ያንን ጠብቀን ለሰዎች መልእክት ማድረስ መቻል ከዛ ደግሞ ያ ሰው ወረቀቱ ደርሶት ከፍቶ ማንበብ የሚኖረውን ስሜት መመልከት እነዛ ነገሮች ቀድሞ ማሰቡ በጣም የሚያስደስት የሚያረካ ነገር አለው። እና ከዚህ አንፃር ደብዳቤ መጽሐፍ ያስደስተኛል

የስራ አሰራር መከተል ግዴታ ነው አንድ አለቃ አሰራሩንም አሳይተው ነው ስራ የሚሰጥህ ያንን አሰራር ተከትለህ ስራውን ካልሰራህ ስራውን የማበላሸት አጋጣሚም በጣም ሰፊ ነው። ሁለተኛ ደግሞ የታዛዥነት እና የሀቀኝነትም ጉዳይ ነው ለአንድ ነገር ደግሞ ሀቀኛ ለመሆን ነገሩን ይበልጥ ያወሳስበዋል እምነትን ማጓደልም ጭምርነው። ስለዚህ እወዳለሁ

አዎ ለስራ እጓዛለሁ። ከቤት ወደ መስሪያ ቤት መሄድ ሚጠይቅ አይነት ስራዎች ያጋጥማሉ ስለዚህ ያን ጊዜ ጥዋት ከቤት የተነስተህ በጊዜ የትራንስፖርት እንዳያመልጥህ የታክሲ እንዳያመልጥህ ጥረት አድርገህ እዛ ስራ ቦታ ተጉዘህ መሆን መቻል አለበት። ከዛም ባሻገር ወደ ሌላ ቦታ መሄድ የሚጠይቁ አይነት ሁኔታዎች ስትፈጠሩ መጓዝ ግድ ይላል

የቀን መቁጠሪያ እጠቀማለሁ ለምን የተለያዩ ቀኖች ቀናት ስራዎችን በሚገባ መመደብ መከፋፈል እንድችል ስለሚረዳኝ ማለት ነው። እና ደግሞ ስራዎችን እንዳልረሳና በሰአቱ በትክክል እንድሰራም ስለሚያግዘኝ ማለት ነው። ያ ማለት ስራዎችን መመደብን ይጠይቃል ስራዎቹ ታማኝ መሆንን ይጠይቃል። ብዙ ነገሮችን ስለሚጠይቅ ይሄን ማድረግ በጣም ያስደስተኛል

ጊዜን በማክበር የተነሳው በሰአት የምደርስ ሰው ነኝ ብዙን ጊዜ ጥሩ ስም አትርፌያለሁ በዚህ ረገድ ማለት ነው። አንዱ ሰው ቆራጥ ከሆነ የሚሰራውን ስራ ካወቀ እዛ መድረስ ያለውን ጥቅም በሚገባ መረዳት ከቻለ በሰአት መድረሱ አይቀርም እዛ ላይ ደግሞ በሰአት ውስጥ ሲደርስ አለቃ ያከብረዋል ሰራተኞች ያከብሩታል። የስራ የሚመጡ ሰዎችም ደግሞ ለማስተናገድ የሚመጡትም ጥረቱን ስለሚያዩ ክብር

የምወደው ጣፋጭ ምግብ ዶሮ ወጥ ነው ዶሮ ወጥ በጣም ደስ ይለኛል ምክንያቱም በብዙ ነገር መከሸን ስለሚቻል ማስተናገር መስራት ስለሚቻል ማለት ነው። በተለይ እናቶች የሰሩትን ዶሮ መብላት እጅግ ጣፋጭና ማራኪ ነገር ነው በጣም ያጓጓኛል። ስለዚህ የምወደው አንዱ ጣፋጭ ምግቤ የዶሮ ወጥን በተሻለ መልኩ ማጣጣም